ደረሰኝ ደረሰኝ ማለት እንግዲህ ያው ከስሙ እንደምንረዳው። እንደ አጠቃላይ የምንጠቀምባቸው ደረሰኝ ማለት አንድ ነገር አንድ ሰው ለምሳሌ ከሆነ ድርጅት ወይም ከሆነ ሱቅ ወይም ከሆነ ነገር ትልቅ የሆኑ የግዢ አፈጻጥሞች ሲፈፅሙ ከዚያ በኋላ ለዚያ ማስረጃ ይቀበላል። ግዴታ የሆነ ለምሳሌ ሰው ወክለህ ግዛልኝ ቢባል ወይም የሆነ ድርጅት ግዛል ቢባል ለዚያ ሰውዬ ግዴታ ደርሰኝ ስለሚያስፈልግ ብሩ የት እንደደረሰ የት እንደሚገባ ቀጥታ እሱን ማወቅ ስላለብን እያንዳንዱ ሰው ደርሰኝ ያስፈልገዋል። ልክ ለምሳሌ ባንክ ቤት ብር አውጥተን ደርሰኝ እንደምፈልገው ሁሉ እያንዳንዱ ነገርም ደረሰኝ ይኖረዋል በተለይ ከፍ ያሉ ነገሮች ሽያጭና ግዢ ሲካሄድ ደረሰኝ ግዴታ በጣም ወሳኝ ነው። እንደ ሀላፊነቱ ለምንገዛ ለምሳሌ ከሆነ በድርጅት ስም የምንገዛ ከሆነ አንድ ሰው ተወክሎ ሁለት ሰው ተወክሎ በቤተርስያም እምንገዛቸው እቃዎች አጠቃላይ ትልልቅ እቃዎችን ብቻ ከፍተኛ ወጪ አላቸው። እነሱ ጋር የሆነ እቃ ስንገዛ ደርሰኝ ግዴታ ያስፈልጋል ምክንያቱም ብሩ የት ወደቀ አቃው ስንት ፈጀ የሚለውን ነገር ትንሽ በቃ ለመ ለማወቅ እውነተኛዋን ለማወቅ ደረሰኝ እናሳያለን። ከዚያ በኋላ ያው የሆነ አካል አንኩአን መቶ ቢጠይቅ ብሩ ስንት እጅ የሆነ አቃው የ አቃው ዋስትና ምናምን የሚባል አጠቃላይ እስከ ሞዴሉ ሁላ እስካለ ስላለ ደረሰኙ በዚያ ልክ ቢሰራልኝ ከዚያ በኋላ የሚፈልገው ሰው ያን መረጃ እይቶ በቀላሉ ይገባዋል መታመን ይኖራል ማለት ነው። አዛው ደረሰኝ ከሌለ ትንሽ አወዛጋቢ ስለሚሆን ማለት ነው። አንዳንድ ሰው በተለይ ያው የኔ ያለ ገዝ ብላ አለ ወይ? ያኛው ደግሞ አንዱ ሰው ደግሞ አያምንም ከዚህ በኋላ እርስ በእርስ ያለመግባባት ሁኔታ ስለሚኖር። ግን ደረሰኝ ካለ ግን በየሁሏም ቦታ ያው የምፈልገውን ነገር ደረሰኝ እናስረክባለን ያን አይተው በቃ ጥሪት ያለ ስራ እንዲሰራና። መተማመን የሚባለው ነገር ያው እስካለ ድረስ አያ ቀጥ ያሉ ስራዎችም በጋራ በህብረት አብሮ የምንታዘዘውን ነገር የአየፈፀምን እነሱን ሲያዙን እኛ ብንታዘዝ ያው ደስ በሚል ሁኔታ እንሄዳለን ማለት ነው። እና ደረሰኝ በጣም ወሳኝ እና ወሳኝ ነገር ነው ብዬ ነው የማምነው እንደኔ። ከትንሽ ጀምሮ እስከ ትልልቅ ግዢና ሽያጭ ቢፈጸም በተለይ በትልልቅ ሽያጮች ሁኔታዎች አሉ። ትልቅ ነገር ሲሸጡ አሉ ግን ይሄ ነገር በትንንሽ ነገር ሁኔታዎች ቢሰራም አሪፍ ይመስለኛል። ምክንያቱም አንዳንድ ሰዎች ያለመግባባት ሁኔታ ስላለ ያው እንዲህ ገዝቻለሁ ይባላል የሆነ ነገር ገዝቻለሁ ይባላል አዳስ ደረሰኝ አሳይ ሲባል ደረሰኝ የለም። ከዛ ውጪ ደግሞ ብሩ ደግሞ ይሄን ያህል ይፈይድ አለኝ ከዚያኛው ሻጭ ገዢው ደግሞ ገዢውን ያህልና ሻይ የተገዛለት ሰው ደግሞ ትንሽ ስለ አለመግባባት ስለሚኖር ያው እንግዲህ መተማመን የሚጎድልበት ነገር ሁኔታ አለ። እና ያው የማመንና ያለማመን ነገር እስካለ ድረስ ያው ደረሰኝም ግን ያው እንግዲህ በሻጩ በኩል በሻጩ በኩል ያው ስለሚወጣ ደረሰኙ እያንዳንዷ አቃ ዝርዝር ስላለው ያን አይቶ አጠቃላይ የፈጀው ዋጋ የ እቃው ምን አይነት እንደሆነ አጠቃላይ ያለውን ነገር ስለሚያሳይ። ከዚያ በኋላ ማየት ማመን ነውና ካየ በኋላ ያምናል ግዴታ ለቀጣዩ ቢሆንም ይኸው ዋስትና አለው። ሰዎች ቢላኩ ምን ይሉ ቀጥታ አጠቃላይ ያለው ነገር ጥሩ ሁኔታ ያሳያል የሚለው ነገር ይገልጻል። እና ደረሰኝ በጣም አስተማማኝ ነገር ነው በቃ። ለምሳሌ ህንፃ ሲሰሩ ለምሳሌ አንዳንድ የቤተክርስቲያን ህንፃዎች ሲሰሩ ምናምን ደርሰኝ አላቸው። አንድ ሰው መክፈል ላለመክፈሉ ደርሰኝ አለው። ከከፈለ በቃ ከፍሏል ችግር የለውም። በመኪናዎቹ እንኳን በመኪና ስንሳፈር እንኳን ትኬት የሚባል ነገር አለ እሱ አሁን ደርሰኝ ነው በቃ ትኬት ይሰጣልኝ። ያ ሰው የሚሄድበትን ያውቃልኝ በቃ መኪናው ምን እንደሆነ ታርጋው ምናምን ይያዛል በቃ ከዚያ በኋላ። ያው አሳይ ሲባል ያሳያል ችግር የለውም ከዛ ውጭ ግን በጣም ትንሽ ከባድ ስለሚሆን። እና በየሁሉም ቦታ ደረሰኝ ቢኖር ደስ ይላል ብዬ አምናለሁ። እንደኔ ለቀጣዩም ለቀጣይ ስራዎችም ለቀጣይ ተግባቦትነታቸው ራሱም በጣም ደስ የሚል ነገር ነው ያለው ሁኔታ እና በዚህ ቢሆን ደስ ደረሰኝ ማለት እንግዲህ በጣም ምርጥ ነገር እንደሆነ እኔ አስባለሁ። በጣም ደስ ይላል ብዬ አስባለሁ። አጠቃላይ ያሉ ስራዎችን ከትንሽ እስከ ትልቅ ያሉ ስራዎችን ለመስራት። እንደዚህ መተማመኑ በጎ ፍቃደኝነቱ ሁሉም ሰው ጋር ተግባብቶ ለእድገትም ሲባል። እያንዳንዷ ነገር በደረሰኝ ብትሰራ ትልቅ ለውጥ አለው ብዬ አምናለሁ እንደ እኔ ማለት ነው። እና ይሄ ደረሰኝ የሚባለው ነገር በጣም አሪፍ ነገር ነው ብዬ አምናለሁ

ጥራት ጥራት ማለት እንግዲህ ያው ከስሙ እንደምንረዳው ጥራት ማለት የጠራ ነገር ጥርት ያለ ነገር ያልተወሳሰበ ነገር ግልጽ የሆነ ነገር እንደማለት ነው። ለምሳሌ አንድ ስራ ሲሰራ ጥራት ያለው ስር ስር ይባላል። በተለይ በመድረክ በመድረክ ላይ ያሉ ስራዎች ሲሰሩ ጥራት እና ጥራት በደንብ ይታያል በደንብ በተለይ እንዲሁም አንዳንድ ደንበኞች በደንብ በደንብ ከሌሎች የተሻለ በደንብ ካልሆነ ከክፍያ ላይም ከአጠቃላይ ከግምግም ላይም የሚያበላሹ ደንበኞች አሉ። እና ጥራት በጣም ወሳኝ ነው ማንኛውም ሰው በጥራን እንዲሰራለት ይፈልጋል አሰሪና ስራ እስካለ ድረስ አሰሪና ሰሪ እስካለ ድረስ ጥራት ቢኖር በጣም ደስ ይላል። ምክንያቱም ያው የሚፈልገው አንድ ሰው የሚፈልገው የራሱ የሆነ ነገር አለ አይደለ የሆነ የምፈልገው ጥራት ነው ስራ ይፈልጋል። አሳሪው ደግሞ እንግዲህ ጥራት ያለው ስራ ይፈልጋል አሳሪው ደግሞ ጥርት አድርጎ ሲሰራ ለክፍያውም ለመጠየቅም ለግምገማውም በጣም ይስ ይለዋል። ይሄ ነገር እንግዲህ በሁሉም ዘንድ ቢኖር ደስ ይላልኝ። እና ጥራት ማለት እንግዲህ አንድ ስራ ሲሰራ በደንብ ጥርት አድርጎ ያለውን ነገር ለህሊናው ደስ እንዲለው ሲያስረክብ ደስ እንዲለው አጠቃላይ ለክፍያ ለመጠየቅ ያለውን ነገር በቃ ጥርት አድርጎ ሰርቶ ቢያስረክብ ደስ ይላል ከዚያ በኋላ ግምገማዬ በማንኛውም ሰዓት አለ ግድ ነው። መቼም አንድ ስራ ሲሰራ በአንድ ጊዜው አያልፍም ቀጥታና ይገመገማል እስከሚፈጀው ጊዜ ሰዓት ድረስ ያው እስካለው ሰዓት ድረስ ይገመገማል በደንብ ከዚያ በኋላ ያው ሲያልፍ ቀጥታ ወደ ሌሎች ነገሮች ይሄዳል ወደ ክፍያም ወደ ሌሎች ነገሮች ይፈጸማል። በዚህ ላይ ግን እንግዲህ ጥራት ይኖረውና ጥራቱ ከዚያ በላይ ይመረመራል ያው የሚያልፈው ያልፋል የሚወድቀው ይወድቃል የሚስተካከል ነገር ካለ ማስተካከል ይቻላል። እና በዚህ ልክ ነው ያለው ነገር እና ጥራት ለሁሉም ነገር በጣም ወሳኝ ነው። የትምህርት በትምህርትም ቢሆን በአጠቃላይ በሌሎች ነገሮችም ቢሆን ጥርት ያለ ስራዎችን ወይም ግልጽ የሆነ ስራዎችን መቼም የማይውድ ሰው የለም። አሰሪ የምፈልገው እንግዲህ ለሚፈልገው ነገር ለማዋል ለሚጠቀምበት ነገር ያው በቃ በደንብ በደንብ እንዲጠቀም በደንብ እንዲገለገልበት ምርጥ የሆነ ነገር ግልጽ የሆነ ነገር ወይ የተጣራ ነገር ቢኖር ሁሉም ሰው ይፈልጋል። እና እና በዚህ ልክ ነው የተሻሉ ነገሮች ሁሉም የማይፈልግ ሰው የለም እና እና ጥራት ለሁሉም ነገር በጣም አሪፍ ነው። የምለው እኔ ስለዚህ በስራዎቻችን ስንሰራ እያንዳንዱ ግለሰብ ጥራት ያለው ስራ ግልጽ የሆነ ስራ ቢሰራ። ለስራ ባልደረቦች ስሰጥም አጠቃላይ ለመንግስትም በሆነ ለግለሰብም ሲያስረክብ እራሱን ማንነቱን ታማኝነቱን ለማሳደግ ሲል ቀጣይ ስራዎቻቸውን ለማግኘት የማግኘት ስነዘሪያዎቻቸውን ሰፋ ለማድረግ በተለያዩ ቦታዎችን ለመክፈት የተለይዩ ደንበኞች ጋር ለመገናኘት ሲባል። ጥርት ያለ ስራ ቢሰራ አንድ ሰው ራሱን ያሻሽሎ ሁሉ ቀጥሎ እድገት ያድጋልና። እና ጥራት ላይ ሁሉም ሰው በጣም አስፈላጊና አስፈላጊ ነው ግዴታ ጭምር ነው እንግዲህ እና በፍላጎት ግዴታ ነው። ምክንያቱም አንድ ሰው ጥር ጥርት አድርጎ ካልሰራ ማንም የሚቀጥረው የለም። የሚከፍለውም የለው ግዴታ በሰራው ልክ የሚከፈለው ሰውና ጥርት ያለ ነገር ሲሰራ ግን ያው የተለያዩ ሰዎች ያቀርባልኝ እነዚያ ሰዎች ደስ ብሏቸው የሚፈልጉትን ነገር ስላገኙ። ክፍያም ቢሆን ሳይጨቃጨቁ ምን ሳይሉ በፈለጉት መጣን እንደውም ጨምረው ምናምን ሊከፍሉ ይችላሉ ለቀጣይ ቋሚ ደንበኛም ሊሆን ይችላሉ። እና ይሄ እንግዲህ እንደዚህ ልክ ነው ጥራት ለሁሉ ነገር በጣም ወሳኝ ነው ብዬ ማምነው እኔ። እኔ አንዳንዴ ስራዎች ስሰራው ያው እንግዲህ ጥርጥር ባለ መልኩ ነው የምሰራው። ያው ለሰዎች በምችለው መልኩ ያው የተቻለኝን ያህል ሁሉ ጨምሬ በቃ በበቂ ሰዓት ሰርቼ ለሚቀጥለውን ለሚቀጥለውን ስራዬን ለማሻሻል ደንበኞች የተሻለ ስራ ነው የማቀርበው ብዬ አስባለሁ። ከዚህ በፊት አቀርባለሁ አለው አሁንም ቀጣይ መቅረብ አለው ብዬ አስባለሁ። እንግዲህ እንደኔ

አልገባኝም። አልገባኝም ማለት ደግሞ እንግዲህ የሚያሳየው ያው ሀሳቡ ጥሩ ያልሆነን ነገር ነው። ማለት ያ ማለት እንግዲህ አንድ ነገር ሰው ሲረዳ ሲማር የሆነ ነገር ሲያይ ሲገመግም መቼ ያልተዋጠለት ሀሳብ አለ ወይ ቅር ያለው ሀሳብ አለ ያን ሀሳብ እንግዲህ አልገባኝም ማለት ትችላለህ። ለምሳሌ እኔ ስራ አሰራና ሳሰራ የምሰራው ስራ ለምሳሌ ስቀበል በደንብ እያንዳንዷን ነገር ጥርት ታየኝ መቀበል አለብኝ ምን እንደሚፈልግ ከመጀመሪያው ከጥያቄው አንስቶ እስከመጨረሻው ድረስ ምን እንደሚፈልግ ሰውየው በደንብ መጠየቅ አለብኝ የሚያስፈልገው ነገር ምንድነው? ምን እንደሚሆን ለመፍታት የሚለውን ነገር በደንብ መረጃውን መደማቢ መርዳት አለብኝ። ከዚያ በኋላ አልገባኝ ነገር መጠየቅ አለብኝ ግዴታ እስከሚገባ ድረስ ያንዳንድ ነገር ስቃይ እስከሚገባ ድረስ መጠየቅ አለብኝ። እሱ ብቻ አይደለም ስራውን የሰራውን በመሃል የሚያስፈልገውን ነገር መጠየቅ ይቻላል ምንድነው ምን ልጨምርልህ የሚለው ነገር ቢኖር ደስ ይለኛል። ከዛ ተግባብቶ ሰርቶ ስራ በጣም ውጤታማና ሰውየውም ደስ ብሎት ይቀበላል። እና ገባኝ ማለት እንግዲህ ሀሳቡ ያው አልገባኝ አልገባኝም ጥሩ የሆነ ያልተመቸኝ ሀሳብ አለኝ። ያን ሀሳብ ደግሞ እንግዲህ አብሮ በአንድ አንሸራሽሮ ከዚያ በኋላ ግልጽ የሆነ መንገድ ከተግባባን በኋላ ከተስማማን በኋላ ከዚያ በኋላ ያለውን ነገር ያው በጋራ አብሮ መውሰድ ማለት ነው። ስራውን ሰርቶ ሌላ የሚፈልገው አካል ቢረከብ አለኝ ሰሪውን በስራ ሰርቶ በገባው ልክ ሰርተው በሚያውቀው ልክ ግልጽ የሆነለበት መንገድ ሰርቶ ያስረክባል። እንዳልገባኝ ማለት ሀሳቡ ያው ግልጽ አልሆነልኝም እንደማለት ነው ሌላ ምንም አይደለም። ተቃራኒ ሀሳብ የለውም። ግልጽ አልሆነኝም እንደማለት ያህል ነው። በዛ ልክ ነው ደስ የሚል ነገር ብዬ ነው የማስበው እንደኔ። እና አልገባኝ ማለት ያ ነው እንግዲህ የሚያመለክተው ነገር ያልኩት ግልጽ ያልሆነ ሀሳብ እንዳለን ነው። እሱን ደግሞ ብትጠይቀው መርዳት ነው ከሚቻለው በሚቻለው ሁኔታ ያው ጠይቆ መረዳት ነው። ሰዎችን በማሰሪው አካል የሌሎች ሰዎችን ለምሳሌ እሱ ውጪም ሳይሆን እኔ ለምሳሌ ስራ አልሰራም ካልገባኝ ለግሌ እንኳን የምሰራው ስራ ሲሆን የተለያዩን ሰዎች መጠየቅ መረጃዎችን መፈለግ ከመረጃዎች ነው ላይ ምንጮችን ስለሚገኝ። የእያንዳንዷ ቀስ በቀስ አድርገን ፈልገን ያው እንሞላለን ከዚያ በኋላ ያው የሚቀጥለው ስራ የፈለጉት ስራ ሰርቼ ለሚፈልገው አካል እሸጣለሁ ወይም አስቀምጣለሁ ማለት ነው። እና ያው እንግዲህ አልገባኝም ማለት ሀሳብ የሀሳብ ግልጽ አለመሆን ነው እሱ እሱ ጋር ተየይቶ ስለሚሆን። ቀጣይ አመሻሽቶ ያው በደንብ መጀመሪያ ደረጃ ግን በደንብ ለመረዳት መሞከር ነው እዚያ በኋላ ነው አልገባኝም አልገባኝም እዚያ በኋላ ነው። የሆነ ግልጽነት የጎደለው ሀሳብ ካለ ወይ ለኔ ለራሴ ያልተረዳሁት ነገር ካለ መጠየቅ መጀመሪያ ግን በደንብ የአንዳንዷ መረጃ በስርዓት ማየት ያስፈልጋል። ዝም ብሎ እንዲሁ ሳይረዱ አልገባኝም ማለት ትንሽ አድካሚ ነው። የሚሆነውው እና ለሰውየው ጥሩ ስላለ ያየሁትን ነገር በደንብ ከአገመገምኪ በኋላ አዚያ እዚህ አካባቢ የሆነ ያልገባኝ ነገር አለ ወይስ እንዴት ነው የማደርገው የሚለውን ነገር? ከተረዳን ከተረዳን ከተረዳን በኋላ ያ እሱን ግልጽ የሆነ ሀሳብ ይሰጥልኛል እኔንም ግልጽ ሀሳብ እሰጣለሁ። ከዚህ በኋላ በአንድ ተግባብተን የሚቀጥለውን ወደሚቀጥለው ሀሳብ እንድራመዳለን ማለት ነው። እና በዛ ልክ ነው የኔ ያለኝ ሀሳብ። አልገባኝም ማለት ያው ሚስተካከል ነገር አለው የሆነ ግልጽነት የጎደለው አለ ሀሳቡ የተሟላ አይደለም ለማለት ተፈልጎ ነው። በ በእርግጥ ያዘጋጀው ሰውዬ እኮ እሱ በሚገቡ መልኩ ያዘጋጀው እኔ ደግሞ እሱ ስላልተረዱት ድረስ ያው ግድ በዚህ አርክ ቢሆን አሪፍ መቼ አስባለሁ

ግባ ማለት ደግሞ እንግዲህ ትክክለኛ ፍቹ ወደ ሆነ ነገር መግባት እንደማላት ነው። ግብ አማራጭ በተለያየ እረፍት ነገሮችን እንጠቀምበታለን ሀሳቡን ለምሳሌ ሰው በእርሳ ያንኳኳ ግባ ይባላል። ወደ ሌላ መኪና ወደ መኪና ውስጥ ሲሳፈር ጋር ግባ ይባላል በተለያዩ ወታዎች ግባ የሚለው ድምጽ እንጠቀምታለን እንግዲህ እንደተለያዩ አረፍተ ነገሮች ነው እንደምንሰራው ስራ በተለያዩ ስራ አፈጻጾሞች የገባ ያን ነገር ይጠቀማሉ ማለት ነው። እና ግባ ማለት ወደ አንድ ነገር ግባ ወደሚፈልግ ግባ ካልን ግባ እንማትም እሱ ብቻ ሳይሆንም በመስመር ላይ ያሉ አንዳንድ ፕላትፎርሞችም ስንመዘግብ የተለያዩ ነገር ስንመዘግብ ግባም የሚል ነገር አለው። ወደዚያ ወደ ወደ ዌብሳይታቸው ወይም ወደ ድረ ገጻቸው ግባ ይሉና ከዚያ በኋላ ገባን በኋላ የሚያስፈልገውን መረጃ ካሰበሰቡ በኋላ ጠቃላይ ሁሉ ነገር ስትመስከፍሉ ስቴፕ ከወሰድኩ በኋላ ይሄ ያልቃል ማለት ነው። እና ግባ የሚለው ነገር በተለያዩ አረፍተ ነገሮች እየገባ ይሰራበታል እንደኔ አስባለሁ። እና ግባ የሚለው ነገር እሱ ነው እንግዲህ በጣም ብዙ ነገር ይኖራል እየሰባለሁ አረፍተ ነገር ሲቀየር መሰረቱም አብሮ ቃሉ ያስገባንበት ቦታ አረፍተ ነገር ቆይር ሲል አውሬ ይቀየራል ቃሉ ሳይሆን የሚቀይረው አረፍተ ነገር የሚቀይር ሀሳቡን ይቀየራሉ። እና በተለያየ አረፍተ ነገሮች ያስገባል ለምን ፈልገው ስራ እናስኬድብታለን ማለት ነው። እና ግባ የሚለው ቃል በዚህ ልክ ነው በትላይ ቦታዎችሽ በበሮች መግባት በትላይ ቦታዎች መግባት። እሱ እሱ ጋር ተያይዞ ያው እንግዲህ በዚህ ብቻ በብዙ ነገር እንጠቀምበታለን ቃሉን ትንሽ በጣም ብዙ ቦታ ይገባልና እና ግባ የሚለው ነገር በዚህ ልክ ነው ያለው ብዬ አስባለሁ እንደኔ። በሌላ በጣም ሊሆን ይችላል እንግዲህ አጠቃላይ ግባ አትግባ የሚለውን አጠቃላይ ተቃራኒ አለው ያው ግባ ማለት ሆን እንደማትረው ነው የሆነ ሀሳቡን ጥሩ ሀሳብ ነው። ወደዚህ ግብ አንደማለት ነው በሚገባበት በኩልህ የሆነ አቅጣጫን ያመለክታል በዚህ ቦታ ገባ በበሩ ገባ በመስኮቱ ግባ በመስኮቱ ምናምን ሚባል ነገሮ አለ እና እንደ አቅጣጫ መመላእክት ተደርጎ ይወሰድ ይችላል። ለምሳሌ የሆነ ሰው የሆነ ቦታ ሲገባ ቤት ነው መገቢያው ይላል አይደለ ወይም በሩ ቤት ነው እንደምንለው መገቢያው ቤት አካባቢ ነው ይላል። ለምሳሌ ዩኒቨርሲቲ ተቋሚዎች መግቢያ መግቢያ እና መውጫ በር አላቸው እራሳቸውን ችለው መግቢያ ተብሏል በዚያ ይገባል እያንዳንዱ ሰው ውጪ ቆይቶ ሌሆን ይችላል እንግዲህ በዚህ ሲገባ እያንዳንዱ መግቢያ እበራለሁ ሲወጣ ደግሞ እንግዲህ ያው መውራት መጨረሻ እንደገና ውጤቶችም የራሳቸውን የቻለ መግቢያ ምክንያት ውጤት አላቸውን። መግባት ተብሎ እያንዳንዱን ብቻ በተለያየ እንግዲህ ሀሳቡ በጣም እንትን ነው እና ከምንም በላይ ሀሳቡ በጣም ከብዙ ወጥ ይገባል ቃሉ ትላልቅ ያረፍተ ነገሮችን ስንሰራ የምንፈልገው ልክ ይገባልኝ። ቃሉ በገባበት አረፍተ ነገር ተከትለን ግን ሀሳቡን መረዳት አለብን ግዴታ። ትንሽ አማርኛ ስለሚለያይ ማለት ነው ማለት ቃሉ እንደፈለገ ስለሚገባ እዚያ ውስጥ በአራት ነገር ተከትለኝ አታውርም መተርጎም አለብን እና ያው ይገባናል መግባት እስከሆነ ድረስ እኛ እንጋባለን ለሌላ ለአዲስ ሰው ካልሆነ። እና ግብ የሚለው ብዙ ነገሮች የለኩም የተለያዬተ በሮች መግባት በቂሎች በር መግባት ነው ወጥተህ ካላስተካክሎ አከታትሎ መግባባት ስትላዩ ሴቶች ከድርገት ለመግቢያት ተቀጥቶ በጣም ብዙ ነገር ነው የሚያስመላክተው እና ወይዛ ልክ ነው። ጊቭ አይ ሚ ሎንግ ዲሽ የተለያዩ የስራ ሁኔታዎች እንደምንጠቀምበት የመላክ ከተማለት ነው። እንግዲህ ሀሳቡ በጣም ሰፊ ሊሆን ይችላል ግን ያለ ሀሳብ እስከዚህ ድረስ እንግዲህ ይቀጥላል ዙር ሀሳብ ወንድ

ስኳር? ስኳር ማለት ደግሞ እንግዲህ ያው ከምግብነት የምንጠቀማቸው ከጠፋጭ ምግቦች አንዱ ስኳር ነውና። ያው ስኳር እንግዲህ በአለማችን ላይ በከፍተኛ ሁኔታ የምንጠቀመው ነው ብዙ ሰዎችን የምንጠቀሙት ይሄ ነው። ስኳር በጣም ወሳኝ ነገር ብዬ አምናለሁ። ስኳር ማለት እንግዲህ ያው ጣፋጭነት ከተለያዩ ምግቦች ጋር የምጠቀምበት ነው የተለያዩ ምግቦችን ለማዘጋጀት ከሻይ ጋር ከቡና ጋር ተለያዩ ከፈሳሽ ነገሮች በተለይ ጋር ከትኩስ ነገሮች ጋር አብረን አዋህደን በጣም የምንጠቀምበት ስኳር በጣም መጠነ ሰፊ አገልግሎት ጥቅም ያለው ነገር ነው። ብዬ የማምነው እንደ እኔ ሁሉም ሰው ዛሬ ስኳር ይጠቀማል ሙሉ ባይባልም ሁሉም ሰው ግን ስኳር ይጠቀማል ግዴታ ነው። ማለት ያው ብዙም ባይሆንም ብቻ በተወሰነ መጠን ለሻይ ለቡና ለተለያዩ ትኩስ ነገሮች በጣም ትኩስ ነገር የተባሉ ነገሮች ስኳር ግዴታ መኖር አለበት እና ከዛ ጋር አጣፍጠን ያው እንጠቀምበታለን ለማት ፈልጌ ነው። እና ስኳር እንግዲህ በጣም መጠነ ሰፊ የሆነ በጣም መጠነ ሰፊ የሆነ ጥቅም ነው ያለው በጣም ሰፊ ማለት ነው የተለያዩ ነገሮችን እንጠቀምበታለን። እንግዲህ ስኳር የማይገባበት የለም አብዛኛውን ምግብ ክፍል ስኳር ይገባበታል አስባለሁ። ትኩስ ነገሮች እንዳሉ ሆኖ ከሌሎች ጋር ሲሆን ደግሞ ለምሳሌ አንድ አንድ ዳቦ ስንጋግር የሆነ ስኳር አለው። አጥሚቶች ሲዘጋጁ ተለያዩ ነገሮች ስናዘጋጅ ስኳር ሲኖርበት በጣም አሪፍ ይሆናል። እና ያው ስንመገበው ስንጠጣው ጣፋጭነት በጣም አሪፍ በላይ መብዛት ግን የለበትም። ስኳር ስለበዛ ምን የሚሰራው ደግሞ በመጠኑ ሲሆን ግን ያው አሪፍ የሆነ አንዳንድ መጣፍጥ ነገር ስላሉት ስኳር ሲደረግበት ጣዕሙን ያጣፋና ወደ አሪፍነት ይቀይረዋል። እኔ ስኳር ጥቅም በጣም በእጅጉ ሰፊና ሰፊ ነው ብየ የማምነው እንዲህ በጣም ሰፊ ነው ከምንም ባይ ያ እንግዲህ ስኳር በዚህ ልክ ነው ያለው ብዬ አምናለሁ። እኔ የስኳር ጥቅም እንግዲህ ተዘርዝሮ አያልቅም። በመሰረቱ የስኳር ጥቅም በቃ እንደኔ በጣም ብዙ ቦታ እጠቀምታለሁ እና ስኳር ጥቅሙ ከምንም በላይ በጣም ሰፊ ነው በጣም ሰፊ። ከዚህ ጋር አያይዘው እንግዲህ ስኳር አሁን ከቀኑ ወደ ቀን እንደው እየጨመር መጥቷል ገቢዎች በዛለይም ከምርቱም አንፃር ለሁሉም ተደራሽ እየሆነ አይደለም በምፈልገው ልክ እያገኘሁ አይደለም። ምክንያት እኩል ተጠቃሚ እስከሆን ድረስ ያው ትንሽ ቶሎ ቶሎ ያለመገኘት ቶሎ ያለመምጣት ነገሮች አንዳንድ አልፎ አልፎ የሚስተዋልበት አለ። አንዳንዴ የሚኖርበት አለ። ግን እንግዲህ ተጠቃሚ በዛው ልክ እስከሆነ ድረስ በጣም ብዛት ስላለ ትንሽ አንዳንዴ መቆራረጥ ሁኔታ ይታይበታል። እንደኛ እንደ ኢትዮጵያ ያን ያህል ግን ደግሞ በጣም ጠፋ የሚባልበት በጣም አለ አለ። ግን የሚጠፋበት ሰዓት ደግሞ አለ የወስኑ ቀናቶች ምናምን ወራት ምናምን ትንሽ የሚጠፋበት ጊዜ አለ። እና የስኳር ጥቅም እንግዲህ ከመጠን መጠነ ሰፊን ነው ብዬ የማስበው እኔ። እንግዲህ በሁሉም ቦታዎች ጥቅም ላይ ይውላል በምግብም በሚጠጡ ነገሮች በሚጠጡ ነገሮች በትኩስ ነገሮችም በጣም ገብቶ የራሱን አስተዋጽኦ የሚሰጥበት ሁኔታ ያለ። እና ስኳር እንግዲህ የስኳር ጥቅም ለሁሉ ሰው ግልጽ ነው አስባለሁ። እንደኔ በጣም ሰፊና ሰፊ የሚባል ነገር ነው ያለው ያው እንግዲህ ሰኳር በጣም ከምንም በላይ ለሰው ልጅ ጠቃሚ ተብሎ ከሚታሰበው ነገሮች አንዱ ስኳር ነው። እና ስኳር በዚሁ አጋጣሚ በጣም እወዳለሁ በተለይ ከሻይ ጋር በጣም እወዳለሁ። ከለውዝ ሻዮች ጋር የተለያዩ ከአጥሚት ጋር ከተለያዩ ትኩስ ነገሮች ጋር አድርጌ አብሬ አዋህጄ የምጠቀምበት ሁኔታ አለ። እና ስኳር በደንብ እወዳለሁ። ቀጣይ እጠቀማለሁ ደስ ስለሚለኝ ማለት ነው። ተማሪው ሳለው ግዴታ ያው ሻይ እንጠጣለን ለማንበብ ምናምን ሲባል ተማሪነታችን እንግዲህ በዚያ ልክ ለማንበብ ሲባል በጣም ይረዳል

ኖቬምበር ኖቬምበር ማለት እንግዲህ ሂዳር ማለት ነው። በአማርኛ ኖዌምበር ማለት ሂድያር ነው። ሂድ ያርማት እንግዲህ ለኛ ደግሞ ለኢትዮጵያ እንግዲህ ከአዲሱ አመት ሶስተኛ ወር እንደማለት ነው ሶስተኛ ወር ማለት ነው። ለምሳሌ አሁን የውጥር ላይ ስለገባንን እኮ ዛሬ ሁለት ወር በፊት ኖዌምበር ነበረ ወይም ሂዳር ነበረ። ሂዳር ናት ደግሞ እንግዲህ ደስ የሚል ወራት ነው በአብዛኛው እንደ ኢትዮጵያውያን የተለያዩ ሰበሎች የሚደርሱበት ነው። ተለያዩ አዝመራዎች የህልም ምርጦች የሚደርሱበት ነው። መስከረም ጥቅም ህዳር ታህሳስ በጣም አዝመሮች ይደርሳሉ እና አዳዲስ ነገሮች ይደርሳሉ አዲስ የሆኑ ውሸት የሆኑ አዝመራዎች ደርሳሉ ሰውኖች ደርሳሉ። ሲመረቱ የከረሞች ምርቶች አጠቃላይ መሰብሰቢያችን ያን ጊዜ ነውና። ለኢትዮጵያ በጣም አሪፍ ነው በቃ ሁሉም ምርት የሚገኝ በት ስለሆነ የተለያዩ ገንዘቦች የሚገኙበት የገንዘቦች የሚገኙበት ነው እና በጣም ደስ የሚል ነገር ነው። ኖዌምበር ማለት እንግዲህ ለኢትዮጵያ ኢትዮጵያ መተዳደሩ አብዛኛው በግብር ነው። መር ሂደት ነውና ሰማኒያ ፐርሰንት ምናምን የሚሆነው እዚህ ግን ኢትዮጵያ በግብርና ወይም በአርሶ አደር ነው የሚተዳደረው። ሁሉም ደግሞ እንግዲህ የተላያዩ ዘሮችን ዘርቶ ነው የሚቀርመው ተንከባክባ አሳድጎን የሚቀርመው። የሚገርመው ኖዌምበር አካባቢ ወይም ሂዳር አካባቢ እንግዲህ ሰብሉን የሚሰበስበት የተከረመበትን ለሰበሰበው ወደ ቤቱ የሚያስገባበት ለተለያዩ ግቢዎች የሚያደርስበት በልል ነው። የሚፈልጉት ቦታዎች የሚያደርስበት ወደ ሸቀጥ ወደ ገዮቿ ወጥቶ የሚሸጥበት ሁኔታ ነው። ያለና ናኖ ሜምበር እንግዲህ በጣም ለእኛ በጣም ወሳኝ ነው። የማስበው የምርጥ ወራት የምንለውም አይቀርም የምርጥ ወራት ነው በቃ። ሁለት ሺህ አንድ ጊዜ ምርጥ ያመርታል አዲስ ምርት ከምነው ከከረመው በአዲስ መልኩ እንደገሌ ደርሳለኝ አዲስ ሸተው ሆኖ ተለይ ፌጦች የሚደርሱበት በጣም ምርጥ ወራት ነው። እየመሰለ ወንድኛ ከዚያ በኋላ እንግዲህ ቀስ እያለ ወደ ጠረሰ አካባቢ ድረስ ለምን ሙቃት እየጨመረ አንዳንድ ሙቃት እጨምራለሁ ሰው ለች ቤት የተጠቃለለው ከዚያ በኋላ ያው ፀሀዩም እያየነው ስለሚሄድ ቀጣይ ደግሞ ሰኔና ግርማ ታውቀው ዝና ስለሚመጣ እስከዚያም በጠበቅ ነው። በአዲስ ደግሞ ለመስራት ስለዚህ ኖዌምበር የሚለውን ንገር እንግዲህ በጣም ወሳኝ ወራት ወር ነው። እየለም አስበው እንደኔ ያው በጣም ጥሩ ነገር ነው የምር ማለት ይሄን እንግዲህ የምርት ዘመን ነው የማስበው። ክረምቶችን በደንብ አልቀውም ያው ፀሀያማ ቦታ በደንብ ፀሀይማ ብርዶች ምናምኖች ትንሽ ቅዝቃዜ መሰረት ቅዝቃዜ ግን አለው ያኔ። ኖዌምበር ላይ ወይም ሂደር ላይ ታህሳስ አካባቢ ጀምሮ በጣም ብርድ አለው። በተለይ ሂዳር ታህሳህ ጥር አካባቢ እስከ መስከረም ግማሽ እስከ እንጥን ጠር ግማሽ አካባቢ ብርድ ቅዝቃዜ አለው ትንሽ ቅዝቃዜ አለው ያየነው አራት ትንሽ ቅዝቃዜ ይላል ከዚያ በኋላ ደግሞ በጣም ትንሽ ሞቅ ይላል። እና እንግዲህ ኖሜምበር ወይም ሂዳር በጣም ከምንወዳቸው ወራቶች አንዱ ወሮች በጣም ደስ የሚል ነገር ነው። ተለያዩ አዳዲስ አዝመራዎች የምናመርትበት ነው እሸቶችን የተለያዩ እሸቶች የምንበላው ለምሳሌ የቦቆሎ የት የሽምብራሽ የት ተለያዩ ነገሮች የሚደርስበት እስከሆነ ድረስ በጣም ደስ የሚለው ሁኔታ ነው ያለው። እና ገበሬዎችም ደስ ብላችሁ ተለያዩ ሰበሎች አየሰበሰቡ እየሰበሰቡ ወደ ቤታቸው የሚያስገቡበት የተለያዩ ገበያዎችን ገንዘብ የሚያገኙበት ሁኔታ አለን። በጣም ደስ የሚልና ደስ የሚል ነገር ነው የሚል መሰብህ ነው የምበር። ያ እንግዲህ ትልቅ ገበሬ ለገበሬ በተለይ ለአርሶ አደሮች በጣም የሚመች ነው የሚመች ወራት እየተሰበ አይደለም። ምክንያቱም የተለያዩ እሸት የሆኑ ነገሮች የምንመግበት ወራት እኮ ቆይተህ በጣም ምርጥ ነው እየል የማስበው እንደኔ እና እንግዲህ ኖሜምበር በጣም ደስ የሚል ነው። ይሄ ብዬ አስባለሁ እንደኔ

ልብ ልብ ማለት እንግዲህ አንዱ የሰውነታችን ክፍል ነው እንግዲህ ልብ ማለት ዋናው ክፍል ነው ማለት እንግዲህ ልብ አለው ምንም አይሆንም እንግዲህ ዋናው ልብ ማለት ነው እንደውም በተለይ እንደው ዋናው ልብ ልብ ያለ ከልቡ ያስተዋለ ሰው ከልቡ ያነበ ሰው ከልቡ የሰራ ሰው መይደረስበት ታሪክ የለም። በቃ ልብ ነው ለምን ነገር ለምንቀሳቀስ ምን ነገር። እስትንፋሳችን ነው እንግዲህ እሱ ከለልኝ የለም በቃ የልብ ድካም ካለ በሽተኛ ከሆነ ምናምን ከሆነ ነገር ሁሉ የለም በቃ አለቀ ሁሉ ነገር ይቆማል። እና ልብ ማለት እንግዲህ ልሰው ልጅ የተሰራው ሁሉ ነገር አቅፎ በቃ ለሁሉ መሰረት የሆነ ነገር ነው አእምሮ ልብ እንደዚህ ነገሮች በጣም ወሳኝ እና ወሳኝ ናቸው። ይኸው እንግዲህ ልብ ማለት የምናስተውልበት ያለውን ነገር የምንገንዝበት መዝገብ ምዝበት በቃ ልብ ልብ ነው እንግዲህ ምንም ሌላ እንትን ነገር የለውም። ልብ እንግዲህ በተለያዩ ነገሮችም እንትን ይላል ለምሳሌ የተለያዩ መኪና በጠለይ የመክና ሞተሮች ምናምን። ዋነኛዋን ልቧን የምታንቀሳቅሰውና እሷ ነገር በጣም ውድ ከሆነ ውድ ነች ሌሎች ሞዴሎች ይሰራሉ ልቧ ስትገጠም ያው መኪናውም በስራዓት ይንቀሳቀሳል ማለት ነው። ልክ እንደ ሰዎች ማለት ነው። ሰው እንግዲህ የልብ ጋር ተያይዞ ማስታውለቱ ስራው አጠቃላይ ተግባሮቱ ተግባቦቱ ማንነቱ ከሰዎች ጋር ያለው ግንኙነት ሁሉም ነገር እንግዲህ እኛ ያደረገው ነገር በልብ ሁኔታ ነው አእምሮ ያዘዋለኝ ልብ እየመረመረ እንትን ይለዋል። አጠቃላይ ያለው ነገር እንግዲህ እስከዚህ ነው። ልብ በጣም እንግዲህ ልባችን ከተጎዳ ሌላ ምንም ነገር የለንም በቃ ጨረስን ማለት እንችላለን። ምክንያቱም አሁን አብዛኛው ሰው የተለያዩ ነገሮች በስራ ብዛት ሊሆን ይችላል በተለያዩ መጠጦች ሊሆን ይችላል ልቡ ይደክምና በመንገድ ብዛት ሊሆን ይችላል። ልቡ ይደክማላ ከዚያ በኋላ ስራዎች መስራት አይችልም ጡሩውን የሆነ ነገር ሲያደርግ መድከም የሆነ ነገር ስራ ሲሰራ መድከም ፀሀይ ሲነካው ምናምን ሙቀት ምናምን ሲመጣ ብርድ ነገር ሲመጣ አጠቃላይ በቃ የልብ ድካም ይይዘውና በተለይ መንገድ ነገር ሲያዘወትር ይደክማል። እና ልብ እንግዲህ ከምንም በላይ ውድና ውድ ነገር ነው ብዬ ነው የማሰበው ለህይወታችን አስፈላጊ ነው እሱ ከሌለ ያው ህይወታችንም ትንሽ አደጋ ስለሚሆን። ልብ ከምንም በላይ ወሳኝ ነው ብየ አስባለሁ። እንደኔ እና ያው እንግዲህ ልባችን ያው በማይጎዱ መልኩ በተለያዩ ነገሮች ተንከባክበን ይዘን። አጠቃላይ ህይወታችን ያው እስካለን ህይወት ድረስ እስካለን የህይወት ዘመን ድረስ መቆየት ግዴታ ነው የሁሉም ፈረህ እምነት ነው። ያው እንግዲህ ሰው የሚኖረው ለራሱ ሲል ነው የተለያዩ ነገሮች አካል ክፍሎች መንከባከብ ያስፈልገናል። እና ልብ እንግዲህ በጣም ወሳኝ እና ወሳኝ ክፍል ነው ብየ የማስበው እንደኔ ያው እሱ ከሌለ ምንም ባዶ ቀፎ ነን ማለት ነው። እሱን ነው ሁሉ እያስተዋልን እየመረመርን ያለው ነገር እንድን እንድን የተለያዩ ነገሮች እንደምናደርግ የሚያደርገን። እና ልብ ማለት እንግዲህ እንግዲህ ለ ለሁሉም ሰው በጣም ወሳኝ እና ወሳኝ ነገር ነው ብየ ነው የማስበው። ያው እንግዲህ የልብ ጥቅም ለሁሉም ሰው ግልጽ ነው ከምንም በላይ ከምናውቅ ከምንዘረዝረው በላይ በጣም መጠነ ሰፊ ነው። ምክንያቱም ወሳኝ እስከሆነ ድረስ ማለት ነው የህይወት ክፍል እስከሆነ ድረስ። ምንም ሚ እንትን የሚባል ነገር አይደለም ሁሉ ሰው የራሱ የሆነ ልብ አለው። የራሳችን ልብ አለው። እንደ ስጦታችን እንደ እንደምንመረምረው ሀሳብ ያው ሀሳቡ የተለየ የሚሸከም እንትን አቅም አለው እንጅ። ሁሉም ሰው የራሱ ልብ አለው በዚያ ልክ ነው የሚንቀሳቀሰው እና። ያው ልብ በሉ ልብ አድርጉ ልብ በሉ ይላሉ ወይ ልብ አድርጋችሁ በደንብ ያዙ ይባላል። እንዲሁም በተለምዶ የተለያዩ ነገሮች ያው ልብ እንግዲህ ለሁሉም መሰረት ነው። ያው ልብ የተለያየ ቅር ቅርጾች አሉት ልብ ራሱን የቻለ ቅርጽ አለው ያው በልብ መልክ ስናሳይም ያው እወድሃለሁ። እከብርሃለሁ እንደማለት ነገር ነው እና ልብ በጣም ወሳኝ ነው ብየ ነው የማስበው እንደኔ

ሰነድ ማለት ደግሞ እንግዲህ አጠቃላይ ምን ማለት ነው? ሰነድ የምንበለው ነገር ምንድነው የተለያዩ መዝገቦችን የሚይዝ ነው። መዝገቦችን ለምሳሌ የተለያየ እያንዳንዱ ተቋም እያንዳንዱ ትንሽም ብትሆን ነጋዴዎችም ሆነ የተለያዩ አስተማሪዎችም ሆነ ሁሉም ነገር ሰነድ አለው። የራሱን የቻለ ዝርዝር ሀሳብ አለው የተጻፈበት ለሁሉም አገልግሎት መመሪያ እንደማለት ነው። ስለሆነ መመሪያ የተለያዩ ነገሮች ጠቃሚ ጠቃሚ ነገሮች ሀሳቦች ተመዝግበው ተያዙበት የተለያዩ ውጤቶችም ሆነ የተለያዩ ነገሮች በቃ መረጃ መያዝ ያለባቸው መረጃ ተሰናትቶትም የተያዙበት ነው። እና ያ ሰነዱ ወጣለኝ የእንግዲህ በተለይ እንደ ፍርድ ቤት ያሉ ነገሮች የሚሰሩ ሰዎች ሰነድ ያስፈልጋል። ራሱን የቻሉ አሉ። ፋይል አላቸው። እና ያን ሰነድ ይዘው ከሚያስፈልገውን ነገር ያው ለመስራት፣ ለመናገር፣ ለማወጅም ሆነ ያ ሁሉ ነገር ያስፈልጋል። በቃ ሰነዱ ይወጣልኝ፤ ይነበባል ለሚፈለገው ስራ ይውላልኝ። እና ሰነድ በውስጡ የተለያዩ ዝርዝር ሀሳቦችን የያዘ ነው። ጠቃሚ ጠቃሚ የተባሉ የማይፋቁ ነገር ያው የሚሻሻል ነገር ምንድነው ከጊዜ ወደ ጊዜ ሊሻሻል የሚችሉ ነገር ይኖራሉ ከዛ ውጭ ያለው ግን የሆነ ህግ ራሱን የቻለ ህግ አላቸው። እና ያ ወጥቶ እያንዳንዱን ሰው የሚተዳደርበት የሚያምንበት ሁሉም የጸደቀበት መንገድ አለ። በዚያ መሰረት ያው ሰዎችን ለማስተዳደር ወይም ለማስተናገድ ተለያዩ ሀሳቦችን ለማስተናገድ በዚህ ልክ ነው የሚሆንበት ብዬ አስባለሁ እኔ። እና ሰነድ ማለት እንግዲህ ያው ትልቅ ነገር ነው ብዬ ነው የማስበው። ትልቅ ነገር በጣም መመሪያ አንድ ማለት ከሆነ መመሪያውን ተከትሎ ነው እንግዲህ ሰው የሚሰራው። የሆነ ስራ ሲሰራ ይሄን ይሄን ተከትዬ እሰራለሁ። ለህሊናም ለአሰሪውም ለሰሪውም በጣም ደስ ይላል። እና ያለውን ነገር ተማምኖ አንድ ይዘልቃል ማለት ነው። እና ሰነድ ማለት እንግዲህ በጣም ጥሩ ነገር እንደሆነ ነው የማስበው እኔ። ወሳኝ ነገር ነው። ለምሳሌ የእድር ራሱን የቻለ ሰነድ አለው። የተለያዩ የነጋዴዎች ራሳቸውን ሰነዳ አላቸው። ቤተክርስቲያን ራሷን የቻለ ሰነድ አላት። የተለያየ ግል ተቋማትም የመንግስት ተቋማትም ፍርድ ቤቶች አቃቢ ህግ የሚሰሩ ምናንም አጠቃለይ ያለው ሁሉም ነገር ራሱን የቻለ ሰነድ አለው። ያው ሰነዱን እያወጣ የሚመለከተው ነገር እንትን ይላል። በትምህርት ተቋማት ብንሄድ ራሱን የቻለ ሰነድ አለው። የምናይበት ጋር አያይዞ እንግዲህ ሰነድ ማለት በጣም ሰፊ ነገር ነው። ያው የሁሉም ስሙ መጠሪያ ጥቅሉ ሰነድ ይባል እንጂ፤ በያንዳንዱ የስራ ዘርፍ ግን ሁሉም ነገር ራሱን ሰነድ የራሱን መዋቅር ይዞ ለሚንቀሳቀስ ሰው በሚሰራው በሚያስፈልገው ሙያው በሚያስፈልገው መልኩ ተቃርጾ ያተቀመጠ ሰነድ አለ። እና ያን እያወጣ የሚፈልገው ቦታ እየወሰደ ይተገበራል ማለት ነው። እና ሰነድ በጣም ወሳኝ እና ወሳኝ ራሱ አይገልጸውም። ከዚያ በላይ ነው። እና ሰነድ እንግዲህ በጣም ጠቃሚ ነገር ነው። ከትውልድ ወደ ትውልድ የሚተላለፍ ነገር ነው። ለሁሉም ሰው የሚያገለግል ነው። ሁሉም በአንድ ያጸደቀውና ተማምኖ ሁሉም ሰው እየተመራ በዚያ ያለውን ነገር ተቀብሎ የሚፈልገው ነገር ካለ ያልተመቸው ነገር ካለ ያው ይግባኝ ሚባል ነገር አለ። ከዛ ጋር ይዞ ደግሞ ያው ተለያዩ ሀሳቦችን ጠይቃል ማለት ነው። እና ሰነድ ከምንም በላይ በጣም ጠቃሚ ነው ብዬ ነው ማምነው እንደኔ እንግዲህ። ለአንድ ማህበረሰብ ለአንድ አካባቢ ለአንድ ሀገር ለተለያዩ አካባቢዎች በጣም ጠቃሚ ነው። ያው መመሪያ እስከሆነ ድረስ ሁሉም በጣም ጠቀሚ ነው ብዬ እወስዳለሁ። እና የሰነድ ጥቅም እንግዲህ ከምንም በላይ በጣም ብዙ ነው ብዬ አስባለሁ እኔ። ሰነድ ራሱ ችሎ በጣም አስፈላጊ ነገር ነው። እንግዲህ ለሁሉም ነገር ለሁሉም ሰዎች አጠቃላይ በጣም አሪፍ ነው ብዬ ነው የማስበው እንደኔ።

መሄድ መሄድ ማለት ደግሞ እንግዲህ መጓዝ ከሚለው ቃል አብሮ ይሄድ አለኝ። መሄድ ማለት ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ከሆነች ቦታ ወደሆነች ቦታ መንቀሳቀስ ከአንድ ክፍል ወደ ሌላ ክፍል መሄድ ከአንድ ድረስ ወደ ሌላ ድረስ መሄድ። በተለያዩ ቦታዎች እንግዲህ ወክለን መሄድ የሚለውን እንግዲህ እንግዲህ አቅጣጫ ቀይሮ ወይም የሆነ ቦታ አጥቢያት በጉዞ የሚቀር ነገር በደቂቃዎች በሰአት በቀናቶች የምናደርገው ነገር ሊኖር ይችላል? ምን ሄደው ጉዞ መሄድ ማለት ከአንድ ርዕስ ወደ ላይ እርስ መሄድ ሊሆን ይችላል። እንግዲህ በተለያየ ብቻ ቃሉ በተለያየ እያረፍን ነገሮች የገባ የራሱን የቻለ ትርጉም ይሰጣል ማለት ነው። የእንግዲህ ቃሉ ሲገባ በአራት ነገሮች አሉ እያንዳንዱ ትርጉምና መሄድ ማለት እንግዲህ ከአንድ ቦታ ወደ አንድ ቦታ መሄድ ነው። ከተፈለገው ቦታ ወደ ከሚቀጥለው ወደሚቀጥለው ነገር መሄድ። እንግዲህ እሱ ነገር እኛ እንትን የሚለው እና እንግዲህ ከዚህ ቦታ ላይ ልሄድ ነው ከዚህ ሀገር ልሄድ ነው ከዚህ ቦታ ሊሄድ ነው ከዚህ ቦታ መሄድ አለብኝ ከዚህ ቦታ መንቀሳቀስ አለብኝ ከዚህ ክፍል ወደዚህ ክልፍል መሄድ አለብኝ። ከዚህኛው ትምህርት ወደ እዚህኛው ትምህርት መሄድ አለብኝ ከዚህ ፊልድ ወደ እዚህ ፊልድ መሄድ አለብኝ። አጠቃላይ በጣም ብዙ ነገር የሚያመልክተው እና መሄድ ማለት እንግዲህ ከአንድ ቦታ ወደ ሌላ ቦታ እንደመሄድ ማለት ነው። እንግዲህ በአጠቃላይ ትርጉም ግን በተለያየ ስራ ቦታዎችም የተለያዩ አረፍተ ነገሮችም እየገባ ራሱ የቻለ ትርጉም ይሰጠናልኝ። ምክንያቱም ያው እንግዲህ በምንፈልገው የስራ ዘርፍ መሄድ የሚለው ነገር በጣም በብዙ ነገር እጠቀምበታለን። ያው እየገባ ግስ እስከሆነ ድረስ የተለያዩ አረፍተ ነገሮች እየገባ የተለያዩ አቅጣጫዎችን ቦታዎችን ስራዎችን አጠቃላይ ሁሉ ነገር የሚያመለክትል እስከሆነ መሄድ የሚለው ነገር በጣም እንግዲህ ተወዳጅ ቃል ነው። ብዬ አሰባለሁ እኔ እንግዲህ ለምሳሌ መሄድ የሚለውን ያው ወደ ለምሳሌ ወደ ውጭ ሀገር መሄድ እንግዲህ አንድ ሰው ወደ ውጭ ሀገር ሲሄድ ሄደ ይባላል መሄድ። ከሆነ ከተማ ወደ ከተማ መሄድ ከአንድ ከተማ ወደ ከተማ መሄድ። ወዳ ከአንድ ክፍል ወደ አንድ ክፍል መሄድ ከመኝታ ቤት ወደ ሳሎን ቤት መሄድ። ከጉረቤት ከአንዱ ከጎረቤት ወደ ጎረቤት ወደ ከተማም መሄድ ወደ መናፈሻ ቦታ መሄድ። ወደ ተለያዩ የሚገኙ ቤታዎች መሄድ እና በጣም ብዙ ነገር ነው የሚያልክተው ቃሉ። ያው ቃሏ አንዲት ሆነች እንጂ አረፍተ ነገሩ ግን ሲገባ በጣም ብዙ ስመጠነ ሰፊ የሆነ ነገር ነው ያለው እና በዛ ልክ ነው እያሰባልኩ። ያው እንግዲህ መሄድ ራሱን ችሎ በጣም ብዙ ነገር ነው እንደኔ አስባለሁ እንግዲህ። እና መሄድ የሚለውን ነገር እንግዲህ ጥሩ ሀሳብ ነው ብዬ አስባለሁ ቃሉም ደስ ይላልኝ የተለያዩ ስራዎችን ይሰራበታልኝ ከተለያዩ ከቦታዎች ጋር ከስራዎች ጋር ከተለያዩ ሀሳቦች ጋር አብሮ እየገባ የራሱን የቻለ ትርጉም እየሰጠ ያው ከለት ለት ኑኖራችን የምናከናውንበት ነው እና መሄድ በጣም አሪፍ ነው ቃሉ አሪፍ ነው በጣም ደስ ይለኛል። ተዘዋዋሪም ነው ከሁሉ አረፍተ ነገሮች ይገባል በምንፈልግበት ቦታ እየገባ እራሱን የቻለ ትርጉም ይሰጣል ብዬ ነው ማስበው እንደኔ። እንግዲህ መሄድ ማለት በጣም አሪፍ ነገር ነው ብዬ ነው የማስበው እንደኔ። ምክንያቱም ቃሉ በጣም አሪፍ ነው ያው እያንዳንዱ ነገር ብዬ እየገባ ምንፈልገው ነገር ይተረጉምልናል ማለት ነው። እና መሄድ ማለት በጣም በዚህ ልክ ነው ያለው ነገር ብዬ ነው የማስበው እንደ እኔ ያው ጥሩ ነገር ነው ቃሉ በጣም ደስ ይላል

የተጠቃሚ ስም የተጠቃሚ ስም ማለት ደግሞ እንግዲህ አንድ ሰው የሆነ አገልግሎት ሲያገኝ የሆነ አገልግሎት እንግዲህ ለተለያዩ ነገሮች ሊሆን ይችላል ያው ተቋም እንደሚጠው አገልግሎት አለ። እና የተጠቃሚ ስም ይመዘግባል። የሚሰጠው አገልግሎት ያው የሚቀበለውን አገልግሎት አገልግሎቱ ይጻፋል ማለት ነው። ለምሳሌ በጤና ተቋም ሲኬድ የተጠቃሚ ስም ይባላል። የተለያዩ ለምሳሌ በምግብ ነገሮች ምን ሲሰጥ እንደ እርዳታ መልክ ሊሆን ይችላል የተጠቃሚ ስም ይባላል። በመዳበሪያው ነገሮችንም ሲወጣ የተጠቃሚ ስም ይባላል። አጠቃላይ ለቀበሌ መታወቂያም ሆነ በአጠቃላይ መታወቂያዎችን የተጠቃሚዎችን ስም የሚፈልገው የሆነ አገልግሎት የሚወስደው ሰው ስም ይጠቀሳል። እና ስሙ ይጻፋል በደንብ እያንዳንዱ አስፈላጊ መረጃዎች በደንብ ይሞላሉ። የሰውየው ማንነት አድራሻው ሁሉ ሀገሩ ትውልድ ቦታ አመተ-ምህረቱ ምናምኑ ሁሉ ይጻፍና ያ እንግዲህ ያ ነገር ቋሚ መረጃ እስከሆነ ድረስ ለቀጥዬ የተለያየ አገልግሎት ሲሄዱ ተጠቃሚው ስሙ ማን ይባላል። ቀጥታ ስሙን ይናገራል። ሁሉ መረጃ ሰፍሮ ስላለ ከዛ በኅላ ያው እንግዲህ ቀጥታ ይቀመጣል ማለት ነው። እኔና የተጠቃሚ ሰው ማለት እንግዲህ የተጠቃሚ ስም ማለት አንድ ሰው ለሆነ አገልግሎት ሲሄድ የሚሰጠው አጠቃላይ መረጃ ነው። በቃ ከስሙ ጀምሮ እስከ አጠቃላይ ያለው መረጃ እሱ ጋር እያይዞ እንግዲህ ቀጣይ ቀጣይ ወደዚያ ነገር ሲሄድም በቀላሉ ያን ያህል እንደዚህ ሌላ መረጃ መጠየቅ አያስፈልግም። አጠቃላይ ስሙን ብቻ በማየት ያለው ዝርዝር ሀሳብ ካስፈለገ ማየት ይቻላል። ከዛ ውጪ ግን ደንበኛ ከሆነ ያው ስሙን ብቻ ያናገራል ቀጣዩን አገልግሎት የሚያገኘው ወይም ጥቅም የሚያገኙት ሁኔታ ነው ያለ። እና የተጠቃሚ ስም በዚህ አጋጣሚ መያዝ በጣም ደስ ይላል። ያው የሚፈልገውን ነገር የሚጠቀም አንድ የሆነ የሚጠቅም የሚሰጥ ከሆነ አገልግሎት የሚሰጥ ከሆነ እያንዳንዱ ተጠቃሚዎች ስም ቢጻፍ አሪፍ ነው። ያለውን ነገር በብድርም ወሰዱ በገንዘብም ወሰዱ ሽያጭና ግዥ ካለ አጠቃላይ ያለውን ነገር ሀሳቡን በደንብ ለማስተካከል ወይም ተጋቦቱን ለመጨመር ሲባል ይሄ ነገር ቢኖር በጣም አሪፍ ነው ብዬ አስባለሁ እንደኔ። ከዚያ በኋላ ያው እያንዳንዱ ሰው የራሱ ስም አለ ስሙ እየተጠራ የሚፈልገው ነገር አገልግሎት ይሰጣል። እነሱ የሚመጡት ነገሮች ያው ለእኛ ግብአት የሚሆን አለ ለምሳሌ ከእነሱ እየተቀበልን በስማቸው መሰረት ያው የተለያየ ነገሮችን እንጠቃቀማለን ማለት ነው። እና እሱ ይሄ ተጠቃሚ ስም የሚለው ነገር በጣም ወሳኝ ነውብዬ ነው የማስበው እንደእኔ አስፈላጊም ነው። መሰረት የሆነ ጠቃሚ የሆነ መረጃ እስሆነ ድረስ ተሰብስቦ ቢቀመጥ የእያንዳንዱ ሰው በጣም ደስ ይላል። የሚፈልገው አካል በአጭሩ በቀላሉ መጠቀም ይቻላል። እና የተጠቃሚ ስም በጣም አሪፍ ነው ብዬ ነው ማምነው እኔ። ስሙ መያዙ መረጃ መያዙ አጠቃላይ መረጃ መያዙ በቃ ለሚፈልጉ ነገር ለተለያዩ ነገሮች ለማስኬድ በጣም ጠቃሚ ነው ብዬ ነው የማስበው እንደኔ። እና ጥሩ ነው የተጠቃሚ ስም መያዝ በሁሉም ቦታ በጣም አሪፍ ነው ብዬ አስባለሁ። አጠቃላይ እስከማንነቱ ዳታው ይያዛል መረጃው ይያዛል መረጃው ይያዛል እናም በጣም ወሳኝ ነው። ለሚቀጥሉት ነገሮች ለማሳካት በአጭር ስራ ለመስራት ይሄ ነገር በጣም አስፈላጊ እንደሆነ የምታይ ለኔ። እና ስሙ ሲመዘገብ የቤተሰብ አባላቱ ሁሉም ስሙ፣ አጠቃላይ የአካባቢ መኖሪያው ሁሉ፣ ያለው ንብረት ምናምን አጠቃላይ ይመዘገባል። እንግዲህ ያ እንደ ተቋሙ እንደ ተጠቃሚው ያለበት ቦታና የጥቅም ሁኔታ ይወስነዋል በመሰረቱ

ትምህርት ትምህርት ማለት እንግዲህ አንድ ራሱን የቻለ ወሳኝ ነገር ነው። እንግዲህ ትምህርት ማለት እንግዲህ ሁሉን ነገር የምናውቅበት ያላወቅነውን የምናውቅበት መንገድ ነው። እንግዲህ እኔ ስለተማርኩ ይሄን ነገር ከእናንተ ፕላትፎርም ተቀላቀዬ የምሰራው። በዚሁ አጋጣሚ እናመሰግናለን። ትምህርት እንግዲህ በጣም ወሳኝ እና ወሳኝ ከሚባሉ ነገሮች አንዱ የህይወታችን መሰረት ነው። ሰው ካልተማረ አያውቅም ካላወቁ አይፀድቁ ሚባል ነገር አለ። እና ይኸው ትምህርት ከምንም በላይ እንግዲህ ከህፃንነታችን ጀምሮ እስከ አዋቂ እስከ ትልቅ ሰዎች የምንማርበት ትምህርት ማለቂያ የለውም። የተለያዩ ነገሮች የምናውቅበት ነው። እና ያው እና እንደ ትምህርት ያህል በጣም ወሳኝ የለም። ለህይወታችን ለኑሮአችን ለአጠቃላይ ለገንዘባችን ለንግድ ስራዎቻችን ለሁሉም ነገር ያው እንግዲህ ማንበብ መጻፍ ማስላት ስንጀምር ነው ሁሉ ነገር ማወቅ የምንችለው። እና ትምህርት እንግዲህ ከምንም በኋላ የኔ በጣም ወሳኝ ነው ብየ ነው የማስበው። ያው እንግዲህ እኔ በመማሬ ከምንም በላይ እንግዲህ ያው እንግዲህ ፈጣሪ እናመሰግነዋለን ቤተሰቦችንም ከዚያ ቀጥሎ ሌላ ቤተሰቦቼንም አስተማሪዎቻችንም በጣም አመሰግናቸዋለሁ። ምክንያቱም ስማር ነው ይሄን ነገር ያልተለያ የተለያዩ ነገሮች አውቄ ህይወትን አስተካክሌ በቻልኩት መጠን ጥሩ ኑሮ ለመኖር የምችለው። እና እንግዲህ ትምህርት ከምንም በላይ ከምንም በላይ እኔ ለኔ በጣም ወሳኝ ነው። እያሰባለሁ ያው እንደ አንደ አገሮች እንግዲህ ትምህርት ከተማርን በኋላ የስራ እድሎች ትንሽ ጠባብ ቢሆኑም። ለምሳሌ እኔም አሁን እንግዲህ በተለይ ኢትዮጵያ ላይ የስራ ዘርፍ በጣም ጠባብ ነው። ሆኖም ግን በጣም ጠቃሚ ሀሳብ አለው። እንግዲህ የተማርኩትን ነገር ባልማር ብየ ባስበው እንግዲህ ሰሜና ምድር ነው ልዩነቱና። ትምህርት በጣም ከምንም በላይ እኔ ወሳኝ ነው እየማስበው በመማሬ ደስ ብሎኛል። የተለያዩ ነገሮችን አውቃለሁ ስለ አለም አውቃለሁ ስለ ሀገር አውቃለሁ ስለ ታሪኮች አጠቃላይ ሁሉን ነገሮችን የማውቅበት ሂደት ነው። እና ለመማር ነው። የተለያዩ ነገሮችን እንግዲህ መሰርተ ሰርተን ይፈልገን የምንወቅበት በመማር ነው። እንግዲህ አንድ ሰው እና ትምህርት ከምንም በላይ እንግዲህ ለኔ እንግዲህ ትምህርቴ ህይወት ነው ብለን እናስባለን አይደለም። ሳይንስ ደግሞ እዚህ በኩል የራሱን አስተዋጽኦ በቴክኖሎጂው አጠቃላይ በምርምሩ በጤናው አጠቃላይ በሁልም ነገር እየገባ የራሱን አስተዋጽኦ ይሰጣል። እና እንግዲህ የትምህርት ነገር እኔ እንግዲህ ከምንም በሌ እኔ ከሚገኘው በላይ ነው ብየ አስባለሁ። ዋጋ ዋጋ እንኳን ይክፈልለት ቢባል በጣም አስከፋይ ነገር ነው። ምክንያቱም ምንይዘው እውቀት በዚህን ያህል የሚወሰድም አይደለም የሚሞትም አይደለም እስከ አለን ድረስ ከተጠቀመን በድረስ በትክክል እስከሰራንበት ድረስ። ያው ትምህርት ቤታችን እንግዲህ ሂይወታችን ነው ብዬ አስባለሁ። ምክንያቱም አዳዲስ ነገሮች እናውቅበት ሰው አዳዲስ ነገር ማወቅ ሲፈልግ ደግሞ ሁሉም ነግም ቀጣይም ቀጣይም የማወቅ ሂደት አለው። ያወቀው እንደውም በስራ ዘርፍ ምናምን ሲያካትተው በጣም ደስ የሚል ነገር ብየ አስባለሁ። እና ይሄው እንግዲህ ትምህርት ነገር እንግዲህ እኔ እንደ እኔ ከምንም በላይ በጣም ጠቃሚ ነው ብየ አስባለሁ። ለኔም የጠቀመኝ ነገር አለ ያው እንግዲህ ከእኔም አልፎ ለቤተሰቦቼ ለጓደኞቼ ብሎም ለሀገር ለአለም እናስተዋጽኦ የምናበረክተው ነገር አስተዋጽኦ ይኖራል። እና ትምህርት ራሱ የቻለ ትልቅ ድርሻ አለው። ሁሉም ዜጋ መማር አለበት አሁን ላይ በአለማችን በጣም ብዙ ተማሪዎች አሉ። ትምህርት ነው እንግዲህ ከዚህ ሁሉ ሀገሪቱን እንድትል ላይ ሀገሪቱን እድገት። ይሄ ሁሉ በአለም ላይ የሚሰራው ነገሮች ቴክኖሎጂም በይው የተለያዩ ስራዎች የሚሰሩት። በአካል የሚሰሩትም በተለያዩ የድረ ገጾች የሚሰሩ ስራዎች እንግዲህ በመማር ነው። የሰው ልጅ የተለያዩ ምርምሮች የሚሰራው ተምሮ ነው። አይደለ ቀሳ እየተማረ የተለያዩ ነገሮች ፈጣራ ስራዎች ጋር አያይዞ ሲሰራ። አዳዲስ ነገሮችን እንሰራለን። ይሄ በጣም ትልቅ ነገር ብየ ማምነው እንዴ እኔ እና በጣም ትምህርት የትምህርት እንግዲህ ወደር ከምንም በላይ በጣም ወሳኝ ነው ከሰው ሂወት ጋር አብሮ ሚያያዝ ነው። ያው ትምህርት እንግዲህ በጣም ወሳኝ እና ወሳኝ ከምንላቸው ነገሮች አንዱ ነው ብየ አስባለሁ

እናት እናት ማለት እንግዲህ ቃሉ የሚያመለክተው በጣም ጠቃሚ ነገር ነው። እናት ማለት እንግዲህ ሁሉም ሰው እያንዳንዱ እናት አለው። ያለ እናት ምንም የተወለደ ሰው የለም። በቃ ምን እንበለው ምን እንበለው ሁሉም ሰው ፈጣሪ እንኳን በኋለኛው ሰዓት መጥቶ ያው አዳምን ለማዳን ሲል ከቅድስት ድንግል ማርያም ከእናቱ ተወልዶ ነው አለምን ያዳናት ያዳነው እና መጀመሪያ እሱ እንግዲህ ፈጣሪ ሁሉም ነገር ፈጣሪ ነው ግን በኋላ በሰው ልጅ ጥፋት ምክንያት ደግሞ ከእናቱ ተወልዶ ለኛ አርአያ ሆኖ ሁሉ መስዋዕት አሳይቶ ደስታውንም ሁሉንም መስዋዕቱን ባጠቃላይ ያለውን ነገር መከራውን አሳለፎ ነው። እንግዲህ እኛን መልሶ ያዳነን እና እና እናት ማለት እንግዲህ የእናት ወለታ እንግዲህ እናት ማለት ሁሉም ሰው እናቱን መቼም የማይወድ የለም። በዚህ አለም እናት ናት በቃ ሁሉም ሰው እንደ እናቱ አድርጎ ሌላውን አይወድም። መቼም እናት እናት ናት በቃ ምንም ይሁን ምንም ይሁን የለው እናት ቀዳሚ ናት በቃ እናት አትሞት እናት መሰረት ናት እናት ሮሮ ናት እናት አዛኝ ናት የምትባለው ለዚህ ነው። እና ሁሉም ሰው እናት አለው ያው እናቱን የመንካከብ ሀላፊነት አለበት እናትም ለልጆቿ የሚበሉትን የሚጠጡትን ልብሳቸውን መሰረተ ፍላጎቶች በደንብ አሟልታ ልጇን እንዲጎዳባት እንዲራብባት እንዲሞትባት አትፈልግምና። እና እናት እንግዲህ የእናት በጣም ውለቷዋ በጣም ብዙ ነው። የእናት ውለታ ተከፍሎም አያልቅም። እንግዲህ ከምንም በላይ በጣም የእናት ውለታ እንግዲህ በጣም ቢከፈል እንኳን ተከፍሎ አያረካም ከባድ ነው ማለት። እንግዲህ ከአስተዳደጓ ዘጠኝ ወር በማህፀኗ ተሸክማ አስተዳደጓ ለቁም ነገር ማብቃቷ ከዛም ቀጥሎ እስከምትሞትበት ባለ ሰዓት ድረስ ጊዜያት ድረስ ለልጆቿ አስባ ምን ይሆኑ አጠቃላይ ያሉ ነገር አስባ እስከ እስከ እስከ ስለምታድር። የእናት ውለታ እንግዲህ ከምንም በላይ ሰፊና ሰፊ አይገልጸውም ብየ ነው የማስበው። እንደኔ ያው የእናት እንግዲህ እኔ እንጃ ለኔ እናቴ መሰረቴ ህይወቴ ናት ብየ አስባለሁ። እንዲህ ያው አባትም አለ ግን እንደ እናት ምን የለ እናት እና በጣም ወሳኝ ነች። እናት ግን ከምንም በላይ ለልጆቿ አሳቢ ሩህሩህ ደግ ጨክና የማትጨክን አባት እንኳን የሆነ ነገር ቢያደርግ እናት ያው ለልጆቻ ደብቃ የምታበላ ያው እንዳይርባቸው የተለያዩ ነገሮችን ነገሮች ሽሽጋ የምታሳልፍ ዋሽታ እንድናስታርቅ ምናምን እንግዲህ በጣም በጣም መጠነ ሰፊ የሆነ የእናት ጥቅም እንግዲህ። ሁሉም ሰው ወዲያው ያውቀዋል ብየ ነው የማስበው። እንደኔ እንግዲህ የእናት እናት ምትክ የላትም። አንዴ ከሄደች ሄደች ነው ካለችም እስካለች ድረስ አለች። ከሄደች እንግዲህ ሄደች ነው ሌላ ምንም ከባድ ነውና። በተለይ እናቶች እንግዲህ እንክብካቤ ያስፈልጋቸዋል በወሊድ ምክንያት እንዳይሞቱ ታመው እንዳይሞቱ ለሁሉም ሰው ቢኖሩ ደስ ይላል እና ምክንያቱ አስታራቂ እናቶች ናቸው። ሩህሩህ ናቸው ደግ ናቸው ለሁሉም ሰው አዛኝ ናቸው ያለውን ነገር አካፍለው የሚያበሉ ለልጆችም ትልቆችም እንግዲህ ለሁሉ ለቤተሰቡም መሰረት ናቸው። በቃ መሰረት ምሰሶ ናቸው። እና እናት ማለት እናት ናት በቃ ምትክ የላትም። አንዴ በህይወት ከተነጠቀች በኋላ የለም። በቃ እናት የለህ አለለ ደግሞ ሌላው ሁሉ እንግዲህ ትንሽ ከባድ እና ያው አባት አለ ግን አባት የእናትን ያህል ፍቅር እርግጥ አንዳንድ ሰዎች አባት ልክ እናት ይወዳሉ ከእናት ይልቅ አባት ይወዳሉ ግን ሆኖ ሆኖ እንደ አጠቃላይ ሀሳብ ስናየው ግን እናት እናት ናት ምትክ የላትም። እና እናታችን እናቶቻችሁ ሞት አይንካቸው በእድሜያቸው ቢነሩ ደስ ይላል እስከሚፈልገው ሰዓት ቢኖሩ አጊጠው ደስታው በተቸገሩ ልጆች መልሰው ቢጦሩ ደስ ይለኛል። ቢያስደስቷቸውም የሚባለውን ነገር ብንታዘዝ እኔ ደስ ይለኛል። ከምንም በላይ የእናት ፍቅር ከምንም በላይ የእናት ፍቅር በጣም መሳጭ ነው ብዬ ነው የማስበው። እንደኔ እናት እናት ናት በቃ

ጠቅ ማለት ደግሞ እንግዲህ ይሄን ቃሉን በብዙ ቦታዎች እንጠቀምበታለን ቃሉን ጠቅ ማለት እንግዲህ በስፋት የምንጠቀመው ግን እንደዚህ በድረ ገጾች ላይ ነው እንግዲህ የሆነ ተለያዩ ዌብሳይቶች ስሰሩ ምን ሲሉ ጠቅ አድርግና ግባ ይባላል። እነዚህን ተለያዩ ነገሮችን ዌብስቶች ድረገጾችን ጠቅ አድርገን እንደምንፈልገው ለምዝገባ ሊሆን ይችላል ስራ ለመስራት ሊሆን ይችላል የተለያዩ ነገሮችን ለመላክ ሊሆን ይችላል ፎርም ለመሙላት ይችላል። መመርያዎች ለመሙላት ይችላል የተለያዩ ስራዎች ለመስራት ይችላል የተለያዩ ነገሮችን ለመስራት ሲባል ጫን ጠቅ አድርገን ወደሚፈልገው አካል እንገባለን። በሌላ በኩል ደግሞ እንደ እንደ አካባቢ መግቢያ ደግሞ እንግዲህ ጠቅ አደረገው ሲባል ይኸው እንግዲህ ተለያዩ ትርጉም አለው በመሰረቱ አማርኛ ጠቅ አድርገው ማለት የሆነ በሆነ ነገር ዉጋው እንደማለት ነው በመርፌ ልሆን ይችላል ብላዋ ሊሆን ይችላል በጩቤ ይችላል። በተለያየ ነገር ጠቅ አድርጎ ያው እንግዲህ የምወደው የግድ እያለ ሊሆን ይችላል ለመጉዳት ሊሆን ይችላል እሷ አለ። በዛኛው እንግዲህ በዲጂታል አለም የምንየው ግን ጠቅ አድርገህ ግባ ይባላል አይደለ የተለያየ መግቢያ ድረ ገጽ አለው ያን ገጹን ስነካው መግቢያዋን ገጹን ገጹን ስትነካ አስገባዋለኝ የሚፈልገውን ነገር እንትን ብሎ ወደሚቀጥለው ነገር ይሄዳል ማለት ነው። የፎርሙ የተለያዩ መምህር የሚያዝዘውን ነገር በዚያ ተግብሮ ወይም ጨርሶ ወደ መቀጠል አሳልፈዋለኝ የስራ ዘርፍ ሊሆን ይችላል የሚላክ ነገር ሊሆን ይችላል የሚቀበለው ነገር ሊሆን ይችላል ራሱ የቻለ መመሪያ አለችው እያንዳንዱ ስራ ስሰራ ራሱን የቻለ መመሪያ አለው አይደል መመሪያ አለው የሚሰራ ስራ የለምና። እና ጠቅ ሲባል እንግዲህ ያው እንደ አካባቢ የምንጠቀምባቸው አሉ እንደ እንደ ሁሉም ሰው የምንጋበበት ደግሞ አለ የሆነ በዲጂታል አለው የምንጋባበት መንገድ አለ እና እና እንግዲህ አብዛኛው ግን ምናቀው እንግዲህ እኛ በትምህርት ሆነ በምን ጠቅ አድርግ ሲባል የሆነ ድረ ገጽ አለ ያን ነክተን እንገባለን የምፈልገውን ነገር አስገብተን ይሄው ለኛም ለኛም የምንሰራውን ስራም የምፈልገውን ነገር እዚሁ ጋር ሞልተን እንጠቀማለን ማለት ነው። ይሄ መሃል ላይ ያው እንደ አካባቢ ደግሞ እንግዲህ ራሱን ቻለ ጠቅ የሚለውን ነገር ተለያዩ ነገሮች የተለያዩ አረፍተ ነገሮች እያስገቡ እንደ አካባቢው የሚግባቡበት ነገር አለ። ያው የአማርኛ እንግዲህ ብዙ ትርጉም ስላለው እንደ አካባቢ ስለሚቀያየር እሱ ነገር አለው እና ያው ጠቅ ማለት እንግዲህ ይሄ ነገር ብዬ አስባለሁ እንደኔ እና ያው ቃሉን በተለያየ አረፍተ ነገሮች የገባ ራሱን የቻለ ትርጉም እየሰጠ ከሰዎች ጋር የሚያጓበበት የሚገባበት ሁኔታ አለ እና ያው ቃሉ በጣም አሪፍ ነው። እንግዲህ ጠቅ ማለት በዚህ ልክ ነው ያለው ነገር እና አብዛኛውም ምናቀው እኔም ማቀው አብዛኛውም አውቆ እንግዲህ በድር ገጾች ላይ ነው። ደረ ገጾችን ስመዘግብ ተለያዩ ስራዎችን ስሰራ ፎርሞችን ስሞላ ጠቃላይ ያለው ነገር እንደዚያ ገብቼ የተለያዩ ነገሮችን ሞልቼ የራሴን ነገር የምጠቀምበት ሁኔታ ነው አለ እና እንደየአካባቢ ደግሞ ሰሞን ቋንቋ አለው ጠቅ አረጋሃለሁ ማለት ለምሳሌ ወጋሃለሁ እንዴ ማለት ነው እኛ የሆነ በጩቤ ልጎዳሃ እችላለሁ ወይም ልገልህ እችላለሁ እንደማለት ነው። ቃሉ በ ተዘዋዋሪ ስለሆነ እንግዲህ አረፍተ ነገሩን የተነገርኩት የምንጠቀምበት ማለት ነው አማርኛ እንግዲህ አፍጠንግስ ለሚል ላይ ነው። አገባቡ እና በዚያ ልክ ነው ብዬ ነው የማስበው እንደኔ ያው

ክሬዲት ካርድ ክሬዲት ካርድ ማለት ደግሞ እንግዲህ ምንድነው የምናስበው እኛ ያው አጠቃላኝ ሄደህ የምታውቀው በቴሌኮሞች ውስጥ ነው። ለምሳሌ እንደ ኢትዮጵያ ቴሌኮም አገልግሎት ሰጪ ክሬዲት ካርድ ሲባል እንግዲህ የብድር ካርድ መውሰድ እንደ ማለት ነው ከትንሹ ጀምሮ እያንዳንዱ አንግል የራሱ የቻለው ቴሌኮም አለው እና እንደኛ እንደ ኢትዮጵያ ግን ክሬዲት ካርድ ሲሉን ብር ያበድሩናል። ለምሳሌ አንድ ሰው ካርድ ከሌለው ከተማ ካልሆነ ሌላ እራቅ ያለ ቦታ ከሆነ የመዝናኛ ቦታ የጉብኝት ቦታ ምናምን ከሆነ ካርድ ከሌለው ወይም በዚሁ በባንክ አገልግሎቶች ከስልኩ ጋር አገልግሎት መግዛት ካልቻለ ክሬት ካርድ ግዴታ በሚሴጅ በትንሿ ቢሆን በመልእክት መላኪያ ቦታዎች ተጠቅሞ ራስ ነው የቻለ ካርድ ይገዛል እና የሚፈልገውን ነገር ገዝቶ ለአጠቃላይ ለቸገረው ነገር ማስኬድ ሊሆን ይችላል የተለያዩ ሊሆን ይችላል። እና ክሬዲ ካርድ ማለት እንግዲህ የብድር አገልግሎት መሆን እንዳይጭበረበሩ የበድር አገልግሎት ነው። በቃ ካርድ ቴሌዎች ብድር ቴሌኮም ብድር ያበድራሉ ከዛ የእውነት ትንሽዬ ትርፍ ጨምረው ያስከፍላሉ ማለት ነው። ይሄ ደግሞ በጣም ጥቅም አለው እንግዲህ አንድ ሰው ለምሳሌ ቸግሮት ምንም አይነት የካርድ አገልግሎት ወይም የሌላ አገልግሎት ማግኘት የማይችል ከሆነ ተበድሮ ሞልቶ ለሚፈልገው በተለይ በአስቸኳይ ነገር ከሆነ እንደዚህ አይነት ነገር ስትጠቅመው ሊፈልገው በቀጣይ ቀን ሲያይ በሚመቻች ሰዓት ቢከፍል በጣም የትልቅ ነገር ብዬ አስባለሁ። እና ያ ልክ ክሬት ካርድ በጣም ወሳኝ ነው በየ አሰባለሁ በጣም ወሳኝ ነው ከምንም ባላይ የምር የሆነ እውነት ነው። በጣም ወሳኝነት አለው። ምክንያቱም ሰው ሲቸገረው ማንም በሌለበት ሰዓት በዚህ ጋር በስልኩ ተጠቅሞ የሚፈልገውን ነገር ገዝቶ ለሚፈልገው ከሚፈልገው ቦታ ሆኖ ለሰዎችም ደውሎ ሆኖም መልእክት ልኮ የሚፈልገውን ነገር ወደፈለገው ቦታ ወደፈለገው አቅጣጫ ቢሄድ በጣም ትልቅ ለውጥ አለው እያልን የማስበው እንደኔ ይሄ ነገር በጣም ወሳኝ ነው። ብዬ ነው የማስበው እና ክሬት ካርድ አለ እንግዲህ እያንዳንዱ ነገር እንግዲህ ሌሎችም ራሳቸው ክሬዲት ካርድ ያላቸው እና ያው የሚያገለግለው ምንድነው ደግሞ ሰው ሲቸገር ማግኘት የሚችልበት ቦታ እንዲያገኝ ነው። በቃ ያው ደግሞ በጣም ትልቅ ነገር ነው። እንግዲህ ለሰው በየ ነወ የማሰበው እኔ የምፈልገው ነገር ሰርተን ወይ ተጠቅመን የሚቀጥለውን ነገር እንከፍላለን እና ክሬድ ካርድ በጣም ወሳኝ ነገር ነው። በዬ ነው የማስበው እኔ እንግዲህ በተለይ ኢትዮቴሌኮም ላይ ለእኛ በጣም ወሳኝ ነገር ነው። የተለያዩ ዳታዎችን ስንሞላ የተለያዩ ድምጽ ስንሞላ ስንገዛ የተለያዩ መልእክቶች ስንልክ እንበደርና ካላለን ነው እንግዲህ እንደ አማራጭ ካለን ችግር የለውም። በቅርብ ገዛልን ካለለ ግን ራቅ የሆነ በጣም በጣም ማግኘት የማንችልበት ቦታ ስንደርስ ዘጋይደን የራሳችንን ነገር ገዝተን ለምንፈልገው አካል ቶሎ አድርሰን የሚቀጥለው ክፍለ ጊዜ ስንሞላ እንመልስላቸዋለን አለ ይሄ በጣም ትልቅ እና ትልቅ ነገር ነው ብዬ ነው የማስበው እና በጣም አሪፍ ነው። ያው አንግዲህ ክ ጭማሪ ክፍያ አለው እሱም ቢሆን ችግር የለውም። ማለት ሰው ለተቸገረበት ነገር ሌላ መስዋዕት ይከፍላል እንኳን ይሄ በብር ደረጃ ይሄ ደግሞ ትንሽ እንግዲህ ከተጠቃሚዎችን ለማስደሰት ሲባል የተሰራ አስከ አሁን ድረስ ከምንም በላይ እንግዲህ አሪፍ ነው ብዬ ነው የማስበው። እኔ እና በጣም ወሳኝ ነገር ነው የችግሮቻችን ደራሽ ነው ብዬ ነው የማስበው። እንደኔ እንደ ኢትዮቴሌኮም አገልግሎት ሰጪዎች ድርጅት ማለት ነው ነው እኔ በጣም አሪፍ ነው ብዬ ነው የማስበው እንደኔ ማለት ነው። እና አሁንም ሁሉ ሰው በሚባል ይጠቀማል በሚባል ደረጃ ይጠቀማልኝ ያው ከሌለው ግዴታ መበደር አለበት ትርፉን መመልስ አለበት ብዬ ነው የማስበው

ምግብ ቤት ምግብ ቤት ማለት ደግሞ በአጭሩ እንግዲህ ከስሙ እንደምንረዳው ከቃሉ እንደምንረዳው ምግብ ቤት ማለት ምግብ ያለበት ቤት ማለት ነው በቃ ባጭሩ። እንግዲህ ይሄ ነገር በተለይ በስፋት የሚታወቀው እንግዲህ ከተማ ላይ ነው። ምግብ ቤት፣ ሆቴል አለ አይደለ ምግብ ቤት ደግሞ ትንሽ እንስ ስትል ነው ከሆቴሎች ሆቴሎች ራሳቸውን የቻሉ የራሳቸው መጠሪያ ስም አላቸው ሆቴል በቃ ጌሌ ሆቴል የነ ጌሌ ሆቴል፣ የሆነ ሆቴል፣ ኢንተርናሽናል ሆቴል፣ ምን ሆቴል ሚባል አለ የእያንዳንዱ የሚያወጣው ስም አለ ራሱን ችሎ ያው ስም ይወጣለታል ሆቴሉ ከዚያ መጠለያ ይሆናል ያው እስካለ ድረስ በዚያ ስም ይጠራል። ምግብ ቤት ላይ ደግሞ በትንሽዬ የሚሰሩ ምግቦች አሉ ቀለል ያሉ ምግቦች ለምሳሌ መካከለኛ ክሊኒክ እንደሚባለው ቀለል ያሉ ምግብ ቤቶች ትንንሽ ነገር ሁሉም የማይገኝባቸው አሉ። በቃ በአስቸኳይ ለለት ለትንሽ ለለት ምግብ የሚገኙባቸው ያው አማራጭ ብዙም የሌላቸውን ለምሳሌ እንደ ኢትዮጵያ ሽሮ ቤቶች፣ የሆነ ፍርፍር ነገር ምናምን እነሱን አልጫ ነገሮች በትንሽ ሚሰሩ ቤት ካሉ ምግብ ቤት ይወክላቸዋል የሆነ ስም ሊኖረው ይችላል ላይኖረውች ይችላል ችግር የለውም ብቻ የራሳቸው ምልክት አላቸው። ሰዎች እንግዲህ አቅም የሌለው ሰው ወይም ቶሎ የቸኮለ ሰው ምናምን እዛ ወረፋ የማይጠብቅ ሰው ምናምን እዛ ገብቶ ለችኮላ የሚሆኑ ምግቦች አሉ እዛ ገብቶ ምሳ ሆነ ቁርስ ሆነ እራትም ሆነ እዛ ተመግቦ በፍጥነት ወደሚፈልገው ስራ ይሄዳል እና እነዚህ ደግሞ ጥቅማቸው ምንድነው? ብዙ አማራጭ አይኖራቸውም ግን ጊዜ በጣም ይቆጥባሉ በጣም ይቆጥባሉ ምግቤቶች ትንንሽ ምግብ ቤቶች በጣም ይቆጥባሉ ጊዜ። ያው አንደኛ የደረሰ ምግብ ሊኖር ይችላል። ተጠቃሚው ትንሽ ስለሚሆን እንደ ሆቴሉ በጣም ሰፊ ስለማይሆን ወረፋ ምናምን ስለማይኖረው የደረሰ ካለ የደረሰ ምግብ ይበላና ወደፈለገው ቦታ ይሄዳል። ያልደርሰ ካለ ደግሞ ግን በትእዛዝ ይታዛልኝ ወዲያው በደቂቃዎች ውስጥ ይደርስና ሰውየው ተመግቦ የ ወደሚፈልገው ወደ ቦታው ይሄዳል ማለት ነው እና በዚህ በኩል ምግብ ቤቶች አንዳንዴ እኔ ደስ ነው ያለኝ። አንዳንዴ ደግሞ ስታስበው ጥራትም አላቸው አንዳንዴ ሁሉም ነገር ባይገኝባቸውም ግን ያው ደንበኛ ለመሳብ ሲባል የሆነ ገቢ ለማግኘት ሲባል ግዴታ ጥርት ያለ ስራ ይሰራሉ ሆቴል እንግዲህ ስሙ ሆቴል እስከተባለ ድረስ ደምበኛ ይኖረዋል ግዴታም ቋሚ ደምበኛ ይኖራቸዋል። እነዚህ ግን የተሻለ ነገር ካላገህ ካልሰሩ ያው ትንሽ ደንበኛ ቀነስ ስለሚል ግዴታ ጥርት ያለ ነገር ሲሰሩ ግን ቀስ በቀስ እየጨመሩ ሂደው ወደ ሆቴል የሚቀይርበት ሰዓት ሊሆን ይችላል። ካልሆነ ደግሞ ደንበኛ ካላቸው ይቆማሉ እና እነዚህ ነገሮች በጣም ያው ትንሽ ይመስላሉ እንጂ ገብተው ሲያይዋቸው ግን በጣም ብዙ ነገር አላቸው እንደኔ አሪፍ አሪፍ ምግቦች ይሰራሉ ጥርት ያሉ ምግቦች ነው የሚሰሩት። ደንበኛ በዛም መጠበቅ ምናምን የለም ሚባል ነገር ስላለ በቃ በጣም ደስ የሚል ነገራችሁ እንደኔ ብዬ የማስበው። እና ያው እንግዲህ ምግብ ቤት ማለት በዚህ ልክ ነው ስሙ ውክልና ይሄ ነው በቃ ምግብ ያለበት ቤት መጠጥ ያለበት ቤት ነው በቃ አጠቃላይ ሰው የሚመገበው ነገር ያለበት ነው በቃ። የሚጠጣም አለ ምግብም አለ ሰዎች ያን ይመገባሉ የእለተለትን ግን ለመኖር ሲባል ምግቢ ያስፈልገናል ተመግበን ይሄ ማለትም እንግዲህ ያው ወይም ወደ ከተማ ወጣ ስንል ለመዝናናት ስንሄድ የሆነ ቦታ አርቀን ስንሄድ የሆነ እቃ ልንገዛ ምናምን ስንሄድ ነው እንጂ ሁሌ ምግብ ቤት ሰው ይገባል ማለት አይደለም። ግን ቤት ቤቱን ለቆ እስከሄደ ድረስ ግዴታ ምግብ ያስፈልገውና በዚህ አይነት ውስጥ ገብቶ ተስተናግዶ ይወጣልኝ። የሚበላውን የሚጠጣውን ጠጥቶ ወደሚፈልገው ስራ ይሄዳለኝ እና ምግብ ቤት ማለት አንደኛ እንግዲህ ለነሱ የስራ እድል ነው። ለሰዎች አቅርቦት መገኘት ውስጥ ትልቅ ነገር ነው። እና ምግብ ቤት ማለት በአጭሩ ምግብ ያለበት ቤት ነው ወይም ቦታ ነው ሰዎች ገብተው ተስተናግደው መኝታም ከሆነ መኝታን ሁሉን ነገር ጥቅም ሚያገኙበት እስከሆነ ድረስ በጣም ምርጥ ነው ብዬ

ጀልባ ጀልባ ማለት እንግዲህ ትንሽዬ መጓጓዣ ነች። እንግዲህ የአለማችን ትልቁ መጎጓጆ ተብሎ በኋላ የምታስበው እንግዲህ መርከብ ነው እንግዲህ። መርከብ በዚሁ አጋጣሚ እኔ እንግዲህ የኤሌክትሪካል ኤሌክትሪካል ኮምፒውተር ኢንጂነሪንግ ነበርኩ በዚው አጋጣሚ ፊልዳችን ሜካኒካል ኤሌክትሪካል ፊልዶችን መርከብ ወይም ማሪታይም ምባል አለ የድርጅት ስም ነው ማርቲኒዎች ድርጅት ነው። በዚ አጋጣሚ ባህር ዳር ላይ አዲስ አባ ላይ ያሉ በተለይ ባህር ዳር ላይ ጣናዎች ስላሉ የውሃ በጣም ሰፊ ስላለ በጣም ይፈልግና በዚህ አጋጣሚ አየተወዳደርን ነበር ወድድሩ አልተሳካልኝ እንጂ ብናልፍ ያው የመርከብ ረዳቶች ሰራተኞች ሆነን እናገለግል ነበረ ያው ወደ ውጭ አለማው እንቀላቀልና ተለያዩ የመስመር ላይ ንግዶች ምኖች ሁሉ እናገለግል ነበር እንግዲህ በዚህ አጋጣሚ አንድ ሁለት ጊዜ ሞክሬ ነበር አልሳካልኝም እንግዲህ እና እንግዲህ የጀልባ ማለት እንግዲህ መጓጓዣን ልክ በምድር ላይ የምግብ የየብስ ወይም የምድር አገልግሎት ትራስፖርት ሰጪዎች እንዳሉ ሁሉንም በዉሃ ላይ አራሳቸውን የቻሉ አሉና የትልቁ መርከብ ቢሆንም ትንሾች ደግሞ አሉ እንደ ጀልባ ያሉ ምናምን አሉ። ሰዎችን ከቦታ ቦታ የሚያንቀሳቅሱ በቅርብ ቦታ ባሉ በቅርብ ቦታዎች ሚያንቀሳቅሱ አሉና ከዚህም ጋር አያይዘው ለምሳሌ ኢትዮጵያ ውስጥ ማለት ነው በተለይ ባህርዳር በጣም በስፋት አለ ባህርዳር እንግዲህ አንደ ምታውቀው ከተማዋ አሪፍ ላይ የተለያዩ ደሴቶች አሉባት እና ሰዎች በክብረ ባል በተለያዩ ቃላት ለመዝዳኛ ሲባል በጣም ጀልባዎች ወደ ተለያዩ ቦታ ይንቀሳቀሳሉ ደስ ይል በጣም ብዙ ደስ ይታልና ወደ ምፈልገው ቦታ እንግዲህ ለምሳሌ ወደ ክርስቶስ ሰምራ ወደ ጎርጎራ ወደ ዘጌ ወደ ተለያዩ ቦታዎች እንግዲህ በዚህ አጋጣሚ ሚጎበኝ ሰው ካለ በጣም ሰፊ ነውና እና ባህር ዳር ዛ ላይ ያሉ ወደ የምፈልገው ትኬት አቆርጥና ሰዎች ጣናውን እንግዲህ እያዩ አየጎበኙ የሚሄዱበት አጋጣሚ አለ። እና ጀልባ ማለት እንግዲህ ነው እና አንድ መጓጓዣ ትራንስፖርት ነው እና ሰዎች እንግዲህ ሲንቀሳቀሱ ተለያዩ ቦታዎች ለጉዞ ለጉብኝት ልሆን ይችላል ለስራ ሊሆን ይችላል ሰዎች በዚህ አቅራርጦ ሀገር ደውም ውሃዎችን አቆራርጦ ሆደው የሚፈልጉት ቦታ ሄደው ስራቸውን ይሰራሉ ወይም ጉብኝት ከሆነ ጎብኝተው ቤተክርስቲያን ደሴቶች ከሆነ ቤተክርስቲያን አይተው ታሪካዊ ቦታዎችን ሁኔታዎችን ምን አቃ አጠቃላይ አስራዎች አይተው ይመልሱበት የሚይዙትን መረጃ ይዘው ይመልሳሉ ማለት ነው። እና እንግዲህ በዚህ አጋጣሚ ጀልባ ማለት እንግዲህ አንድ ትራንስፖርት የመንገድ ያው ሰዎች የሚያጓጉዝ ትራንስፖርት ነው ከቦታ ቦታ የሚያመላልስ ነው እንግዲህ የውሃ ሆነኝ ትራንስፖርት ነው ዜሮ በውሃ ላይ የሚሄድ ትራንስፖርት እስከሆነ ድረስ ሰዎች ከእንግዲህ ተጓጓዙ ያለውን ነገር ወደሚፈለጉት ቦታ እንግዲህ ሰው ሊሆን ጁሁዝ ነውና የሚሰራውም ብዙ ስለሆነ ድረስ ግዴታ በእግሩ ከሜድ እንግዲህ በእግሩም ስለሚዘል ስለማያዋጣ ወይም ረጅም ውስጥ ስለሚሆን ግዴታ ያስፈልጓል ለምሳሌ በውሃ ከቦታ በታ መንቀሳቀስ አይቻልም በዋናም አይቻልም። ግዴታ ትራንስፖርት ያስፈልጋል እንግዲህ ውሃ ትራንስፖርት አይደለም እንግዲህ ለቅርብ ርቀቶች ደግሞ እንግዲህ ጀልባዎች በጣም የተዘጋጁ አሉ እነሱ ጋር ሰዎች እየገቡ ወደ የፈለጉት ቦታ ይሄዳሉ ማለት ነው እና እንግዲህ ጀልባ ማለት በዚህ ልክ ያለው ነገር በጣም ወሳኝ ነገር ብዬ ነው የማስበው እንደኔ ጄልባ እንግዲህ በጣም አሪፍ ነው ብዬ ነው የማስበው እንደኔ ማለት ነው። እናትል ባህር ዳር በሀገራችን ላይም ስላሉ እንግዲህ ለዚህም ምሳሌ ይሆንናል በውጩ ሀገር በስፋት ሊኖር ይችላሉ በሀገራችን ግን አሉ ጀልባዎች አሉ በተለይ ባህርዳር በስፋት አሉ። ወደ ሀዋሳ አካባቢም አሉ ባህርዳር ላይ ግን ያው ጣናዎች በጣም ሰፊ ስለሆኑ ውሃው በጣም አሉ እነሱ ጋር በጣም ይሰራሉ ሰዎችን ከቦታ ቦታ በጣም ያንቀሳቅሳሉ በተለይ ክብረ ባዓል ቀና አካባቢ

አፍ አፍ ማለት እንግዲህ ራሱን ችሎ ትርጉም አለው እንግዲህ አፍ ማለት ከሰውነታችን ከሰውነታችን አንዱ ክፍል ነው። በተለይ ከሰውነታችን ክፍል ደግሞ ከ ከአምስቱ ከአምስቱ አባላት ህዋሳት ዋነኛው አፍ አለ። ማለት ያው ከምላስ ጋር ከአይን ጋር ከጆሮ ጋር ከአፍንጫ ጋር ተያይዞ አለ እንግዲህ ከአንገት በላይ ያለ ክፍል ነው። አፍ ማለት አፍ እንግዲህ ለብዙ ነገር የሚጠቅም ነው። በተለይ የሰውነታችን ክፍል ባለውኝ በሌሎችም እንግዲህ አፍ አላቸው ሁሉም እንስሳቶች አራዊቶችም የተለያዩ ዱርዬ የቤትም ሆነ አፍ አላቸው። ከበቃ ራሱ ደረጃ የሆነ እድም አፍ አለው እያንዳንዱ ሳሌ ጄሪኮች የሆኑ የተለያዩ ነገሮችም አፍ አላቸው እና የሚያስገቡበት ነገር አለ። ግን በተለምዶ እንግዲህ አፍ ሲባል የሰው አፍ ነው በቃ ምንም ነገር የለውም የሰው አፍ ነው እንግዲህ። የሰው አፍ ማለት እንግዲህ ጥርሱ ምላስም ሁሉ ነገር የሚያስገባበት የሚመገብበት ነው ምናምን ነገር ነው። አፍ ማለት እንግዲህ በዚልክ ነው ያለው እና የተለያዩ ነገሮችን ምግቦችን መጠጦችን ያስገባልኝ ያው ከገባ በኋላ ደግሞ እንግዲህ የተለያያቸው የራሳቸው ስራ ሰርተው ወደ ውጭ ሚወጣበት አጋጣሚ አለና። እና አፍ ማለት በስፋት የሚታወቀው እንግዲህ ያው ከሰዎች ጋር ተያይዞ ነው። ከእሱ ጋር ከእንስሳቶች ጋር ተያይዞ ከዱር እንስሳት ከቤት እንሰሳ ጋር ተያይዞ የራሳቸውን አፍ አላችሁ ሁሉ ነገር አፍ አለው የመተንፈሻም ሁሉም እንግዲያ አካል እስከሆነ ድረስ እንግድሂ ፈጣሪ ፈቅዶ ወዶ ለመደበቂያ የሰራው ነገር ነውና። አፍ ማለት በዚህ ልክ ነው ያለው ነገር እናየው እንግዲህ ሁሉም ሰው አፍ አለው። ይመገባል ይጠጣል ያው ይኖራል ይሞታል እንግዲህ እና አፍ ማለት አንዱ የሰውነታችን ክፍል ነውና። በጣም መሰረታዊ ነገር ነው እንግዲህ አፍ ከለለም ምንም መናገር አንችልም ማውራትም አንችልም ምንም አንችልም። የሆነ ዝግ ነገር ነው የሚሆነው እና መመገብም አንችልም እንግዲህ አፍ እስካለ ድረስ ግን እንመግባለን እንበላለን እንጠጣለን እንግባባለን እንኖራለን በቃ እንግዲህ የሰው መሰረቱ እንግዲህ አፍ ነው። ሰው ካላወራ ዝም ካለ ከባድ ነው ምኑ ከምን ይሆናል። ያምሆኖ አፍ እያለ እንኳን ቋንቋ ከተደባለቀ ቋንቋ ካልተግባባነ ምንም ማድረግ አይቻልም ዝም ብሎ መታየት ነው የሚሆነውን እንጂ ምንም ትርጉም የለውም። እና ሁሉም በየቋንቋው በየሀገሩ ሁሉም ተግባብቶ ያለው ቋንቋው እና እንግዲህ ቋንቋው እንዳለ ሆኖ በሚያወራበት ነው በአፉ ምክንያት ነው። አፉ ሲያወራ እንግዲህ አፍ ለመናገሪያ እንደሰጠ የምናገርበት እንግዲህ ግን ሀሪፍ ነገር ሊሆን ይችላል መጥፎ ነገር ሚናገር አለ ሁለቱም ይናገራል ሁለትም ይለዋለውና እንግዲህ። ምላስ እስካለ ድረስ መጥፎ የሚናገር አለ ደግ የሚናገር አለ ጥሩ ነገር የሚናገር አለ እንግዲህ ለሰዎች እንግዲህ መጥፎም በጎም በእነርሱ ውስጥ ነው ያለና እንግዲህ መውጣትና ያለመውጣት ሁኔታ ነው እንግዲህ ሰው ልጅ በተቻለ መጠን ጥሩ ነገር ቢያስብ ደስ ይላልና። እና እንግዲህ አንዳንዱ አቀላጥፎ የሚናገር አለ ንግግር ሚችል አለ። እና እንደውም ዝምተኛ አለ እሱ እንግዲህ እንደምፈልግበት ነው ዙሮ ዙሮ እንግዲህ አፋችን እስካለ ድረስ ግን እንግባባለን ቋንቋ እስከቻልን ድረስ። እንግባባለን ያው አፋችን በደንብ መናገር ከቻለ የሆን እንግባባለን። ከሰዎች ጋር የተለያዩ ነገሮች ጋር ተጋብተን ትላለህ ቋንቋ መቻል ያለመቻል ጉዳይ ነው አፍ ግን የመናገር ግዴታ አለበት ግድ ይናገራል። ቋንቋውን ከቻልኩት እናገራለሁ እግባባለሁ በዛ ልክ ነው ያለው ነገር እና። እና አፍ ማለት እንግዲህ በዚህ ልክ ነው ያለው። ሁሉም ሰው አፍ አለው ብዬ ነው የማስበው እኔ እንግዲህ አፍ የሌለው የለም። ያው እንግዲህ ለተለያዩ ጥቅሞች በሰፊው የሚውል ነገር ያለበት ሁኔታ እና እንግዲህ አፍ ማለት እንግዲህ ከተለያዩ ምግቦች ጋር ነው በበለጠ የሚሄድ ነገር ነው

የመጨረሻ ቀን ይላል። የመጨረሻ ቀን ማለት እንግዲህ አንድ ነገር ሲሰራ አንድ ነገር ሲታሰብ የሆነ ነገር አለው መጨረሻ ቀን አለው መጀመሪያ ቀን ነው አይደለ። መጨረሻ ቀና ማለት እንዴ የቀኑ መጨረሻ አለት የዛች ሰዓት ማለት ነው ውጪ ለምሳሌ አንድ ስራ ሲሰራ የሚጀምርበት ቀን አለ አይደለም። ለምሳሌ ምዝገብ ስኬጅ ዛሬ ጀምሮ ለሰባት ቀን ለሳምንት ነው። ምዝገባ ለአስር ቀን ነው ከተባለ ዘጠነኛው ቀን ጨርሶ አስረኛው ቀን ሲገባ መጨረሻ ቀን ይባላል ዛሬ መጨረሻ ቀን ነው ካልተመዘገባችሁ ይቆማሉ። ዛሬ መጨረሻ ቀን ነው ካልመጣችሁ ያው ምናምን ይባላል እና መጨረሻ ቀን ማለት የቀኗ መጨረሻ። የስራው መጨረሻ የወር መጨረሻ ይባላል ለሰላም እንደኛ በኢትዮጵያ በሰላሳ መጨረሻችን ቀን ነው የወር መጨረሻ አመት። በፈረንጆች በሰላሳ አንድ እንደዚህ አይነት ነገር ስለሆነ። የመጨረሻ ቀን ማለት እንግዲህ ምንም ምንም ምንም የምንሰራ ምንም የምንሰራ ባንሰራም ሰራንን የመጨረሻ ቀን አለው ግድ ነው። የአመት መጨረሻ አለው የቀን መጨረሻ አለው የሰዓት መጨረሻ አለው ለምሳሌ ሃያአራት ሰዓት ማለት ሲሞላ ሰዓቱ ያልቃል። በቀጣይ አዲስ ቀን አዲስ ሰዓት ይጀምራል ቀኖችም እንደዚህ ሰባት ቀን ሲማላ ደግሞ እንደ ጊዜ አይደል። የሆነ የመጨረሻ ሰዓት አለ በተለይ ከስራ የሚያዘው በተለይ የምታውቁ በስፋት ከሰአት ጋር ተያይዞ ከስራዎች ጋር ተያይዞ ነው። ለምሳሌ የመስመር ስራዎች በጥንቃቄ ራሱ ላይ የቻለው የመጀመሪያና የመጨረሻ ቀን ስራዎች አላቸው ቀኖች አላቸው። ያው አሰሪው ሲሰጥ በዚህ ቀን ጀምር በዚህ ቀን ትጨርሳለህ ይላል ግዴታ መጨረሻ አብዛኛው የምንናገረው መጨረሻ ቀን ነው ጀምር ይላሉ ከጀመረ በኋላ መጨረሻ ቀን እዚህ ይላሉ። በዚያ ሰዓት ያው ተጠናቆ ስራው ካልደረሰላቸው ትንሽ ያው መወዛግብ ነው ማለት ያለመግባቢያ ሁኔታ ይፈጠራል እና። እና ያው እንግዲህ የመጨረሻ ቀን ማለት በተለይ ለስራዎች በጣም ወሳኝ ነውና። ያው እንግዲህ የመስመር ላይ ስራዎች በጣም የመድረክ ላይ ስራው በጣም ታሪፍ ናቸው ሰዓት ይቀብራሉ እንደ ኢትዮጵያ ግን የመጨረሻ ቀን ትንሽ ማለት ሰአቶች በደንብ ያለመከበር ሁኔታ አለ። የመጨረሻ ቀን ተውሎ የስራውን የማያልቅበት ሁኔታ አለ የሚጨመርበት ቀን አለ እንደገና ያው ስላላቀ ወይም ሰው እንግዲህ በደንብ ሰዓት ለማያከብልህ ይችላል ሁሉም ነገር ስለም በደንብ ስለማይጠቀም። ቀኑ ግዴታ ይራዘማል አንዳንዴ አንዳንድ መስሪያ ህይወቶች ብቻ ያው ግዴታ የሆነ ቁርጠኛ የሆነ ሀሳብ ይወስዳሉ ካሉ ካሉ ነው። ውጪ ግን አንዳንዱ ግን ይሄ ወደ ኋላ ማለት ነገረኝ ቀን የመጨመር ነገር እንደዚህ ነው ሰርቫይ አለማለቅ የሆነ ተጨማሪ ጊዜ እንደሚያስፈልጋቸው ምናምን ይላሉ። በመሰረቱ ይሄን ነው ሁሉም ቀን ሁሉም ነገር በሁሉም አለኝ ኖራለኝ። ያው ስራው ካላለቀ ተጨማሪ ቀን ያስፈልገዋል የመጨረሻ ቀን ማለት እንደ አጠቃላይ የመጨረሻዋ ቀን ማለት ነው። እንግዲህ በዚያ ልክ ነው ያለው ነገር እና ያቺ ቀን ስታልቅ የሆነ ምዝገባምሆነ ስራውም ሆነ የሚላከው ነገር የሚቀበሉትም ነገር ምናምን ሆነ ሁሉን ነገር ይቆማል ማለት ነው። ለምሳሌ እንግዲህ ለምሳሌ መኪና ስንጓዝ ወይ አውሮፕላን ስንጓዝ ለምሳሌ ያው የመጨረሻው ቀን። የሆነ ሰዓቱ አለች ያቺ ሰዓት ካለፈች የለም በቃ እና ቀን ቀን ነው ግድ ነው መጨረሻ ቀን ይባላል። መጨረሻ ቀን በዚህ ግባ ይባላል እኔ ያው በዚህ ይገባል በዚህ ሰዓት ካልተገኘ የሚወሰደው እርምጃ ይወስዳል እና። የመጨረሻ ቀን ማለት እንግዲህ የምፈልገውን የምናስቀይርበት ነገር የዛለት ልክ ግዴታ መጨረስ አለበት እንደማለት ነው። ማሳካት አለበት እንደማለት ነው ቃል ሆነ የራሱን እርምጃ እንደሚወሰድበት ነው የሚያመለክተው። የመጨረሻ ቀን ነው በዚህ ልክ ነው እንደኔ አስባለሁ ባትመጣ እና ለዛ ነው አስባለሁ መጨረሻ ቀን ማለት መጨረሻዋ ቀን ድረስ ነው እንግዲህ የሚሄደው ብዬ ነው የማስበው። እና ይሄ በተለያየ ነገሮች በድርጅቶች በተለይ ሰራዎችም አሰራዎችም በተለያዩ ነገሮች እየገባ የሚስተዋል ነገር ነው አረፍተ ነገር እንትን ቃሉ። እንግዲህ ቃሉ በብዙ ቦታዎች ይገባሉ ብዬ አስባለሁ እንደኔ ያው በሁሉም ቦታዎች ይገባሉ ራሱን ችሎ ትርጉም ደግሞ ይሰጣልኝ

እወድሃለሁ እወድሃለሁ የሚለው ቃል ደግሞ እንግዲህ እወድሃለሁ ማለት ያው በተለይ ጾታን የሚመለከት ሁኔታ አለውና ለወንድ ነው እንግዲህ እወድሻለሁ ለሴት ነው ወድሃለሁ ለወንድ ነው። ወድሃለሁ ማለት እንግዲህ አንድ ሰው የመውደድ ማፍቀር የመውደድ የሆነ የቀረቤታ ሁኔታ ይመለከታል። እና ቃሉ ለወንድ እንግዲህ ሴትና ወንድ በተለይ ሲፋቀሩ እወዳለሁ እኮ አንተን እወድሃለሁ እወድሻለሁ የሚባልበት ነገር አለ። እንግዲህ እወድሃለሁ የሚለው ይሰጠኛል እንግዲህ እወድሃለሁ ነው። ሴት አብረህ ወንድ ውስጥ ወንደው ወንድም ወንድሙን ሲወድ ልጇ አባት ሲወድ እንደዚህ አይነት ነገር እወድሃለሁ የሚባል ነገር አለ። በቃ አሁን በጣም ብዙ ቦታዎች ይገባል። እና የመውደድ ማለት እንግዲህ አንድን ነገር መውደድ። እወደዋለሁ ማለት እንግዲህ እወደዋለሁ እወድ ሃለሁ እወደዋለሁ ማለት። እንግዲህ ከሰው ጋር ብቻ ሊሆን ይችላል። ከእቃ ጋር ሊሆን ይችላል። ለምሳሌ ስልኬን እወደዋለሁ ስልኬ እንግዲህ የምወድበት ምክንያት ራሱን ነው። የተለያዩ ስራዎች የምሰራበት ተለያዩ መረጃዎች የማይበት የተለያዩ ሰዎች ጋር ምገናኝበት ተለያዩ መልእክቶችን የምልክበት የተለያዩ የስራ ክፍያዎች መቀበልበት እስከሆነ ድረስ ስልኬ በጣም እወደዋለሁ። እንግዲህ ስልኬ ለኔ በጣም እንትኔ ነው። እና እ ወደዋለሁ ማለት ለምሳሌ ወንድሜን እወደዋለሁ አባቴን እወደዋለሁ። የተለያዩ ነገሮችን ጓደኛዬን እወደዋለሁ የሚባሉ ነገሮች አሉ። ከሰው ጋር አያይዞ ከእቃ ጋር ካያዘው ብቻ ምንወደው ነገር ምንወደው ነገር እስካለ ድረስ ይሄን ነገር እንጠቀምበታለን። ከእሱ ጋር አያይዘው ከመብል ከመጠጥ ጋርም አለ። መብላት መጠጣት ሳልደርስ ለምሳሌ ፍራፍሬ እወዳለሁ ማለት አሁን እችላለሁ። ይሄን ፍራፍሬ እወደዋለሁ ይባላል አይደለ ለምሳሌ ማንጎ መብላት እወዳለሁ። ፓፓያ በጣም እወደዋለሁ የሚሉ ነገሮች አሉ። መውደድ ማለት እንግዲህ ያን ነገር የተለየ ነገር ሰጥቶ መውደድ እንደምንፈልገው ነገር የሚያሳይ ነገር ነው። እንግዲህ ዲግሪው በዚህ ልክ ነው። የምፈልገው ነገር አለ ያው በጣም የተለየ ትኩረት ሰጠን ወይም ጣፍጦን ሊሆን ይችላል ወይም የሆነ ነገር አግኝተን ብንችላለን የሆነ ጥቅም አግኝተን ሊሆን ይችላል። ግን በዚህ የተነሳ ብቻ የምንፈልገው ነገር አይደለም ወይ የሚመቸን ሊሆን ይችላል። ከሌሎች የተለየ ሁኔታ የሚመቸን ነገር ይችላል። እየተነሳ እንግዲህ እወደዋለሁ ለምሳሌ ስልኬን የምወዳት እንግዲህ የራሴ ምክንያት አለኝ በጣም ብዙ የምወድበት ምክንያት ስላለኝ ነው። ስልክ በመሰረት ለሁሉም ሰው በጣም አጠቃሚ ነገር ነው። እንግዲህ በስራ በስራ ልትጠቀምበት ሰው ጥሩ ነገሮችን መርጦ ልትጠቀምበት ሰው በጣም ጠቃሚ ነው እንግዲህ። ኮምፒተር እና ስልክ በጣም በጣም ጠቃሚ ነገሮች ናቸው። እና እሱን ግን እንደምንወደው ሁሉ ሌሎችን ምን እንግዲህ ለምሳሌ ከመጠጥ አይነት እንወደዋለን የምለው ነገር ዳሽን መጠጥ ነው። ዳሽን ቢራ በጣም እወዳለሁ እኔ እንግዲህ እሱን እወደዋለሁ ብዬ መንገር እችላለሁ ምክንያቱም እንግዲህ ስለሚወደው ስለሚጣፍጠኝ ነው። ፍራፍሬም ከሆነ እንዲሁ ምግብ ከሆነ እንዲሁ ትኩስ ነገር ከሆነ ከትኩስ ነገር ዛሬ ሻይ ነው የምወደው እኔም ሻይ በቃ ያው ወፈር ያለ ሻይ ምናምን እጠቀማለሁ ደስ ይለኛል። እና ከዚህ ጋር አያይዞ እወደዋለሁ የሚለውን ነገር። ያው ለተለያየ ነገር የተለየ ፍቅር አድናቆት ነው መስጠት ምቾት ስለሚሰጠኝ። የተለያየ ነገር ደስ ስለሚለኝ የተለየ ነገር እሰጠዋለሁ ትኩረት እሰጠዋለሁ። ከዚህ ጋር አያይዞ አንድ ነገር ደግሞ እንግዲህ ማስተላለፍ እፈልጋለሁ። የተከተልኩኝ መያዝ መጠቀም በስርዓት መጠቀም። ምግብ ከሆነ መግመግ ሌሎች ከሆነም እንደያስፈላጊነቱ እንግዲህ እኛን እንጠቀምበታለን እናወደዋለን ማለት እንግዲህ። በተለይ ከፍቅረኛዎች እያዘው ይሄ እቃ በጣም ይዘው ወተራለኝ እወደዋለሁ እንግዲህ እሷ በተለይ ሴት አመት ወደቀው እና እረገሌን እወደዋለሁ ባሌ ነው እስከማለት ድረስ ይወዳሉ ይደርሳሉና። እና እንግዲህ እወደዋለው የሚለው ነገር በተለይ አረፍተ ነገሮች እየገቡ ራሱ የቻለ ትርጉም ይሰጣሉ ከሰዎች ጋር እንገባበታለን ከስራዎች ጋር። ሁል ነገር የምንገባበት ከሆነ ድረስ እነዚህ ልክ ነው ብዬ አምናለሁ እኔ ማለት ነው። እና በጣም ጥሩ ቃል ነው

ንግድ ንግድ ማለት ደግሞ እንግዲህ መሸጥና መለወ መሸጥና መግዛትን የሚያካትታ ነው እንግዲህ ማለት እንግዲህ ከሰሙም የምንረዳው ነገር ማታረፍ ማለት ነው። ከዚህ ጋር ደግሞ እንግዲህ ንግድ ቃሉ በጣም በስፋት የሚታወቁ እንግዲህ ከነጋዴዎች ጋር ነው እንግዲህ ንግድ ሲባል እንግዲህ ማተረፍ ጋር ተያይዞ ስለሆነ ሰው የሚ የሚነግደው ለማትረፍ ነው አይደለ ለውጥ ለማምጣት ለማደግ ለማትረፍ ከአንድ ቦታ ያሉ ከአንድ ቦታ ያሉ እቃዎችን አጠቃላይ ነገሮችን ሁሉ ይዞ ወደሌላ ቦታ መውሰድ ወደሌለበት ወደ የሆነ ፍላ ምርቱ ወይማ እቃው ወይማ አገልግሎት ወደ ሌለበት ወስዳ ውስጥ ማዳረስ እንግዲህ ነጋዴ ማለት ያው እንግዲህ መሸጥና መግዛትም ስለሚያካትት በዚያ ልክ እስከሆነ ድረስ እንግዲህ የንግድ የንግዱ አለም ወይ በተለይ በአሁኑ ሰዓት በጣም ተጣጥፎ ነው ያለ በዲጅታሉም በለው በአካልም በለው የሚሻሸጠው የሚለዋወጡ እንግዲህ ከምንም በላይ በጣም ተበራክቷል እንግዲህ በየሁሉም ቦታ ንግድ አለ እንግዲህ ሰዎች እንግዲህ ያን ነገር አትርፈውም ሆነ ለኑሯቸውም ለቤተሰባቸውም አጠቃላይ ለእድገትም በቃ መኖር ሲባል ግዴታ ብር ያስፈልጋልና መብላት የሚያስፈልገን ግዴታ አንድ የስራ ዘርፍ እስከሆነ ድረስ ያው እንግዲህ ንግድ ራሱን ችሎ እንግዲህ አንድ ትልቅ እና ትልቅ ስራ ነው። ያው እንግዲህ ነጋዴ በኖረ ሁሉ እንግዲህ እንዲሰራ አይሰራም ነበር እና ሁሉም ነገር የምንፈልገውን ነገር የምናገኝበት ከነጋዴነው ሂዴን አቅማችን እንደፈቀደ እንደብራችን መጠን ሁሉን ደላዚያ እንገዛለን ለምንፈልግ አገልግሎት እንጠቀማለን እና የንግዱ አለም በተለይ በዚህ በዛሬው ጊዜ እንግዲህ በጣም መጠነ ሰፊ የሆነበት ነው እንግዲህ ከአካልም አልፎ በዲጂታል አለም ደግሞ ጭራሽ እንግዲህ የተጧጧፋበት ነው ያለ የሆነ እንግዲህ ትንሽ ገበያው በጣም ተና ተጧጡፈ ነው ያለ ሰዎች እንግዲህ በቀላሉ የሚያገኙበት መንገድ ተመቻችቷል በተለይ በዲጂታሉ አለም በቃ ምንም ሳንከላትም ምንም ሳን ትራንስፖርት ሳናወጣ ምንም ሳናወጣም ቀጥታ በማዘዝ ብቻ የተያዩ ድረገጾች ተጠቅመን እናዛለን ከምንፈልገው ቦታ ይመጣልናል በቃ በቀላሉ አገኘነ ከሀገር ውስጥ ጋ ከሀገር ውጪም በቃ ደስ የሚለው ነገር ይሄ ነው ከሀገር ውጪ ራሱ በቃ እንግዲህ ስንት ስንት እንግዲህ ከስንት ሀገር ርቆ ሚመጣውን እቃን ወይም የተለያየ ነገር ማግኘት በጣም ከባድ ነገር ነው እንግዲህ ምክንያቱም መሄድ የማይቻልበት ሁኔታ አለ ትራንስፖርት ቢባል ምንም የማይቻልበት ሁኔታም አለ በድረ ገጾች ብቻ ገብተን አዘን የምፈልገውን ነገር በምፈልገው ሰዓት ማግኘት ማለት ይሄ እንግዲህ ከምንም በላይ አስደናቂ እና አስደናቂ ነገር ነው ብዬ ነው የማስበው እንደኔ በጣም አስደናቂ ነው። እንደኔ ማለት ነው እንግዲህ እነዚህ ጋራ አያይዞ እንግዲህ የንግዱ አለም አሁን ላይ በጣም ተበራክቶ ነው ያለው በጣም ተበራክቶ ነው ያለው እንግዲህ በተለይ ደህና አድኖች ንግዶች የሚካሄዱትኝ በ በመ በድረ ገጾች ነው ውስጥ ነው ትልቅ በተለይ አለትሮኒክስ ጋር ተያይዞ በተለይ ኤሌክትሮኒክስ እቃዎች ጋር ተያይዞ በንግዱ በድረገጾች ውስጥ በሚደረግ ግብይት መስመር ነው። ከዚ ሀገር ተለያዩ ብሮች መሸጥና መለወጥ ጋር ራሱ ተያይዞ ከዶላር ጋር ተያይዞ ከዩሮ ጋር በጣም ብዙ ነገሮች ያው እንግዲህ በተለይ በቫይራስ ገቢዎች ላይ እነሱ በጣም ትልልቅ የንግድ መስመሮች ናቸው። እና እንግዲህ ጥንቃቄ ያስፈልጋቸዋልኝ አስተውሎት ያስፈልጋቸዋል እውቀት ያስፈልጋቸዋልኝ። ከትሬዲንግ ጋር ተያይዘው ያሉ ነገሮች እንግዲህ ንግድ ሁሉን አቀፍ እስከሆነ ድረስ እንግዲህ ሰዎች በችሎታቸው እንደ ትምህርታቸው እንዳቅማቸው እዚያ ገብተው የራሳቸውን ነገር እያተረፉ ራሳቸውን እየመሩ የተሰበውን ነገር ሁሉ የሚገነቡበት እስካለ ድረስ ንግዱ እንግዲህ መቼም ይቆማል የሚባል ታሪክ አይቆምም። ግዴታ መቀጠል አለበት። መኖር እስካለ ድረስ የንግዱ አለም ሌሎች አለም መኖር አለበት። እና ንግድ በጣም መጠነ ሰፊ በጣም መጠነ ሰፊ ነው። ራሱ የቻለ ህግ አለው ራሱ የቻለ ገዥ እና ሻጭ አለው። ሁሉም ነገር እንግዲህ ተስማምቶ ያለበት ራሱን የቻለ ስምምነት አለው። ያን ተፈራርሞ መውሰድ ያለበት። እና ራሱን አስተዳዳሪም ያለው ሁሉም ነገር በጣም ትልቅ ነገር ነው። እንግዲህ ንግድ በጣም ጠቃሚ ነው የምለው

እህት እህት ማለት ደግሞ እንግዲህ የ የስጋ ዝምድናን ያመለክታል በሰፊው የሚያመለክተው የስጋ ዝምድና ነው ግን የስጋ ዝምድናም ያልሆነ እህት ነው በቃ ማለት እንግዲህ ፈጣሪ ሲፈጥር እህትና ወንድም ናችሁ ብሎ እንግዲ ሁሉን ፈጥሯል እና ማለት ሁሉንም እንግዲህ ሰው እኩል ነው መሆን ያለበት ወንድሜ ነው እህቴ ናት በቃ። እንዲ በአብዛኛው ጌታችን እያለ የሚጠራው ወንድም እያለ የሚጠራው ምክንያቱም ሐዋርያት ወንድሞች ነበሩ ብዙዎችም ወንድም እያለ ሚጠሩት የነበረ እና ወንድም ማለት ያው እንግዲህ በመንፈሳዊ ነው በስጋ ሳይሆን በመንፈሳዊ እንደኛ ደግሞ ስንወስደው እንግዲህ እህት ማለት የስጋ እህት ትሆናለች ከሷም አልፎ ደግሞ ያሉት እንግዲህ እህቶቻችን ናቸው እህት ናቸው በቃ ያው እንግዲህ የስጋ ዝምድና ቢሚኖርም አህት ነው እህት እህት ናት ጻታውን ይግልጻል ይሄን አነስት ማለት ነው። ሴት ናት እንግዲህ ሁሉም ሰው እንግዲህ ሴት እህት አለው ሁሉም ባይሆንም አብዛኛው ሰው እህት እለው እንግዲህ ሴት እህቶቻችን አሉና ያው እንደ እድል ሆኖ የሌለው ሊኖር ይችላልኝ ግን አብዛኛው ስናየው እንግዲህ እህት አለው ሁሉ ሁሉም እህት አለው ወንድም አለው እንግዲህ እና ለምሳሌ እኔ እህቶች አሉኝ እህቴ ጋር ተከባብሬ ከእህቶቼ ጋር ተከባብሬ አብረን በስራም በፍቅርም በሰላም በምግብም በመጠጥም ሁሉን አብረን በስራ ደረጃ ቢሆንም አብረን እየተጋገዝንም እየተግባባን እየተረዳዳን የምንሰራበት ሁኔታ አለና እና እህት ማለት እንግዲህ እህት ናት ያው ልክ እናት እንደምንላት እህትም አለች እንግዲህ ሴቶች የተመሰረቱ አዛኞች ናቸው ያው እንግዲህ ሁሉም ባይሆንም ግን ያን ከወንዱ ይሻላል ወንድ ልጅ ቆረጥ ቋራጥ ነው እና እህት ግን እንግዲህ ያው እኔም እህቶች አሉ እንደ ኤግዛምፕል እንግዲህ እንደ ምሳሌ ያው እንግዲህ አብረን እየተረዳዳን እየተጋገዝን በሁሉም ነገር ማህበራዊ ኑሮ አብረን ቢሆን እንኖራለን ከእነሱ ከስጋ እህት ውጭም ሌሎች እህቶችም አሉ እንግዲህ በተለያየ ቦታ የምንገናኛቸው ለምሳሌ በትምህርት ቤት በስራ ቦታ በተለያዩ አካባቢዎች ስንጓዝ እንግዲህ አካባቢ የምንገናኘው በተለያዩ እህቶች አሉና ከእነሱ ጋር ደግሞ እየተግባባን እንግዲህ የተለያዩ ስራዎች እየሰራን የተለያዩ የስራ ባልደረባዎች ጋር እየተግባባን እያወራን ምን እያለን ከዚያ የተነሳ ነው እንግዲህ ሴቶችን ለሚስትነት ወይም ለእጮኛ የምንመርጣቸው ሰው ሲግባባ መቼም ያው እንግዲህ ተቃራኒ ጾታ አለና ያው እንግዲህ ትሆነኛለህ ትሆናለህ የሚለውን ነገር ተፈቃቅዶ እህቶችን መርጦ ለሚስትነት የሚውሉት በዚህ የተነሳ ነው ከዛ ውጪ ደግሞ ቤተሰብም ይላክና ቤተሰብ አሳምኖ ያው ልጁን ለልጄ የሚባል ነገር አለ አዛጋ ያው ሀሳቡ ይካሄዳል ማለት ነው እና እህት ማለት እንግዲህ ሁሉም ሰው እህት አለው ያው እንግዲህ በጋራ አብሮ ተከባብሮ በበዓልም የሌሎች የስራዎች ቀናቶችም አብሮ የሚያሳልፍበት ያው እንግዲህ ምግብ መስራት ሀላፊነት ስላለበት ምግብ እየሰሩ ለወንድሞች ለ እና ለቤተሰቡ ያቀርባሉ እነሱም ሁሉም የሰራ ድርሻ አለው ግን እህት ማለት እንግዲህ ያው ጻታን ይወክላል ሴት እንደ ማለት ነው። እህቶች የእናት አባት ልጅ የአንዱ ሊሆንም ይችላልኝ እናቶም አባቱም ብለው አንዷ አንዳቸው ላይ ቢወልዷቸው እንግዲህ እህት ናት ዞሮ አንዱ ከተወለደ እህት ናት ዞሮ ዞሮ እንግዲህ እህት እና እንግዲህ በጣም ወሳኝ ነገር ነው እንግዲህ ወንድም እንዳለ እህትም አለች ያው እንግዲህ ደስ የሚል ነገር ነው አብሮ ተከባብሮ መኖር ነው ብዬ አስባለሁ ሁሉም እንግዲህ እህትና ወንድም ሆኖ በዚ አለም ሲኖር ይኖራልኝ ያው እንግዲህ እስከ እድሜው ፍጻሜ ድረስ ይኖራል ብዬ ነው የማስበው እና እህት ማለት እንግዲህ በጣም ወሳኝ ነገር ብዬ ነው የማስበው እኔ እንግዲህ እንደኔ አስተሳሰብ እንግዲህ ያለው ነገር ይሄ ነው

ሽያጭ ማለት ደግሞ እንግዲህ ከቃሉ የሚያመለክተው የሆነ ነገር መሸጥን ነው አይደለ? ሽያጭ ሽያጭ ማለት እንግዲህ እቃ አለ፣ የሆነ ነገር አለ። እሱን ነገር እንግዲህ ተጠቃሚዎች የራሱን የቻለ የዋጋ ተመናለሁና ዝርዝር አለውና በዚያ ተመን መሰረት በሸጥ ነው በቃ እንግዲህ ገዢዎች እንግዲህ ደግሞ እንግዲህ ያን ነገር ፈልገው ወደው የሚያስፈልገው አንድ ሰው ነገሮች በሙሉ መዝግበው ሄደው ዋጋ ዝርዝሩን ይዘው ዋጋውን ሊያውቁት ይችላል ሊያውቁት ይችላል ብቻ የሆነ ይዘው ብር ይዘው የሚያስፈልገው ነገር ይሄንን ነገር እንፈልጋለን ብለው ሻጩ ክፍል ደግሞ እንግዲህ ሻጩ ክፍል ግለሰብ ሊሆን ይችላል፣ የማህበራት ሊሆን ይችላል፣ የጋራ ሚሰሩ ስራ ሊሆን ይችላል፣ ተቋማት ሊሆን ይችላል ብቻ ያው እንግዲህ ሚሸጥ አካል አለ የሚገዛ መካከል አለ ገዥዎች የህግ ይችላሉ፣ ድነው እንግዲህ ግለሰብ ሊሆን ይችላሉ፣ በጋራ የሚገዛ ሊሆን ይችላል፣ የቤተክርስቲያን ይሆን ይችላል፣ ትላልቅ ተቋማት ይችላል፣ ይፈጥር ሀሽያጭ ከሚሸጥበት ቦታ አለው እንግዲህ ከሱ ቀን ይሆናል ከተለያዩ ትልቅ ይሄን እግር በታች ሊሆን ይችላል እንደውም ይገዛሉ የዛን ሰዓት እንግዲህ ምንድነው ሽያጭ ይባላል። ሽያጩ እንግዲህ ራሱ የቻለ ዋጋ አለው። የወጣበት አለ እንግዲህ ሲጨምር ይጨምራል፣ ሲቀንስ ይቀንሳል አለ። የራሱን የቻለ ዋጋ ተመን እና በዚያ መሰረት እንግዲህ የሚፈጠው የሚፈጠው ሰዎች ደግሞ እንግዲህ ሲገዙ ወደ እንደ ብራቸው መጠን እንደ አቅማቸው እንደ እቃው ጥራት በመሰለህ እቃውም ራሱ ሲሸጥ እንግዲህ ጥራት አለው ደረጃዎች አሉት ደረጃዎች አሉት እና ሻጩ ፍርግለስ ሊሆን ይችላል፣ የማህበራት ሊሆን ይችላል፣ የጋራ ሚሰሩ ስራ ሊሆን ይችላል፣ ተቋማት ሊሆን ይችላል ብቻ ያው እንግዲህ የምትሸጣ ካለ አይደለም የሚገዛ መካከል አለን ጌጆች ያው ምን የዚህበት ሁኔታ ነው አለ እና እና በዛ ልክ ነው እንግዲህ ሽያጭ ማለት ያው እንግዲህ በብር የምንፈልገውን ነገር ምንገዛበት ሁኔታ እና የሽያጭ እንግዲህ ከትንሽ ጀምሮ እስከ ትልልቅ ነገሮች እንግዲህ ሽያጭ መስራት አለና ለምሳሌ ከትንሿ ከትንሿ እንኳን መጀመር ያው አለ የተለያዩ ነገሮች በትንሽ በሳንቲም የሚገዙ ነገሮች አሉ። አልፎ ደግሞ ከትልቅ እንግዲህ ከትልቅ በጣም እንግዲህ ከመኪናው አሽከረዜው ከተለያዩ ነገሮች በጣም ትልቅ የሚባሉ የሽያጭ በሚሊየን በቢሊየን የሚሸጡ ነገሮች አሉ እንግዲህ እነሱ እስከ እስከ ምን ድረስ ድረስ እንግዲህ ሽያጭ ማለት እንግዲህ ያው ስምምነት ነው በቃ የሆነ ብር ይሰጠኛል ብር ይሰጠዋለሁ ወይም የሆነ ነገር ይሰጠኛል የሆነ ብር ይሰጠዋለሁ እሰጠዋለሁ አብዛኛው ምንዛሬ በብር ስራውን ማለት ነው። ግብይት በብር እስከሆን ድረስ ያው እንግዲህ በዚህ ልክ ነው ያለው እና ሽያጭ እንግዲህ የተለያዩ ነገሮችን መሸጥ ነው ብዬ አስባለሁ ማተሙዲን እንደኔ በዛ ላይ እንግዲህ ሽያጭ ማለት እንግዲህ በጣም ብዙ ነገር ነው ያለው ነገር ብየ አሰባለሁ ጥላ የሆነው የምንፈልገው ነገርስ የምናገኝበት በር እስካለኝ ድረስ የሚያስፈልገውን ነገር መግዣው እስካለኝ ነው ካርያንሲ ወይም ገንዘብ እስከ አገኝ ድረስ ያው እንግዲህ መሸጫ ሽያጭ አለው ብዬ ነው የማስበው እንዴ ማት ሽያጭ አለ ወይም እቃው አለ ብር አብረን የምንገናኝበት ሁኔታ ነው ያለው ብዬ ነው የማስበው እንደኔ ያው እንግዲህ ሻጮችም ገዢዎችም ተስማምተው አምነው አምነውበት የሆነ ፊርማ ምናምን ይኖረዋል እኔ እዚህ የተነሳ እንግዲህ እንገበያያለን ማለት ነው። ይሄ እንግዲህ ከፊት ከሁሉም ነገር ቋሚ ነው እስከ ወደፊት የሚሄድ

ማስተካከያ ማስተካከያ ማለት ደግሞ እንግዲህ አንድ ስራ ከተሰራ በኋላ ግምገማ ያስፈልገዋል አይደለ የሆነ ስራ ከተሰራ በኋላ ግምገማ ይባላል። ምንም ምንም ይሁን አንድ ስራ ከተሰራ ግምገማ ያስፈልገዋል ቀጥታ መቼም የሚቀበል ሰው የለም። ስራውን ምክንያቱም ስህተት ሊኖረው ስለሚችል። ሰውና የሰራው ፍጹም አይደለም ያ ሰው ደግሞ የሆነ ስህተት ሊሰራ ይችላል። መመሪያዎችን ባለመከተል ውስጥ ላይ ያሉ አሰራሮችን ባለመከተል መጨረሻዎችን ባለማየት ምክንያት ወይም የተለያየ የሚጠቀምባቸው መሳሪያዎች በትክክል አለመጠቀም አረዳዱ ምኑ ምኑ እስከ ላይ ድረስ በደንብ ማስተካከያ ይባላል። ከዚያ መጨረሻ ስራውን ከሰጠ በኋላ እንገምግመው ይባላል። ከዚያ በኋላ ተገምግሞ ታይቶ የሚስተካከለው ነገር ተመክሮ እንደገና ያውም ምላሽ ሰጥተውታል። ካስተካከለ በኋላ ነው ስራው የሚላከው ከዛ በኋላ አሁንም ላይስተካከል ይችላል ሶስተኛም አራተኛም ሊያስፈልገው ይችላል። እና ማስተካከያ ማለት እንግዲህ አንድን ነገር እንግዲህ ከተሰራ በኋላ ድጋሚ ማስተካከል የሚባል ነገር አለን። ካለ በኋላ በደንብ እንግዲህ ሰዎች ገምግመውት ይበቃል በዚህ ልክ ነው የምንፈልገው ነገር እስከ ተባለ ድረስ የመቀበል ሁኔታ ነው። ያለበት እና እንደ ማስተካከያ ማለት እንግዲህ ያው በሁሉም ነገር በፈተናዎችም ሆነ በተለያዩ ነገሮችም ሆነ ማስተካከያ የሚባልበት ነገር አለ። በተለያዩ ስራዎችም አለ እንግዲህ ፈተና እንኳን ሲወጣ በደንብ ወጥቶ ማስተካከያ የሚባል ነገር አለ። እና ማስተካከያ እንግዲህ ለሁሉም ነገር በጣም አስፈላጊ እና ወሳኝ ነገር ነው። እንግዲህ የተረሱ ነገሮች የተሳሳቱ ነገሮችም ደግመን የምናርምበት እስከሆነ ድረስ። ድጋሚ ነገር አስተውለን ስናይ ወይም ስንግባባ ከሰዎች ጋር ኦኬ እሺ ምናምን ብለን እንደገና አስተውለን እንደገና የምሰራበት እስከሆነ ድረስ ማስተካከያ በጣም ወሳኝና ወሳኝ ነው። ብዬ ነው የማምነው እንደኔ እና እንግዲህ በዚህ ልክ ነው። ማስተካከያ በጣም አስፈላጊ ነው እንደኔ የማምነው። ምክንያቱም ለቀጣይ ስራዎቻችን ቢሆንም ለቀጣይ አገልግሎታችንም ቢሆን ከሰው ጋር ተግባብቶም ጥራቱ ቢባል ማስተካከያ ከሌለው ሰው ሁል ጊዜ ያንን ስራ ነው የሚሰራው። ማስተካከያ ሲኖር ግን አዲስ ነገር ይፈልጋል። አዲስ ነገር ያስተካክላል አዲስ ነገር ይጨምራል። ደንበኞችን ለማስደሰት የማያደርገው ጥረት የለም። ከዛ ጋር አያይዞ እንግዲህ የራሱ ነገር ሲፈልግ ደግሞ ትልልቅ ነገሮች ሌላ ነገሮች ያውቅና ለደንበኞችም አሪፍ ነገር ያደርሳልኝ እና ማስተካከያ ሲባል በጣም ጠቃሚ እና ጠቃሚ ነገር ነው። ማስተካከሚያውን ተቀብሎ ግምገማውን ተቀብሎ የሚሰራ ሰው በጣም ስንፍና ነው ምክንያቱም ነው ቀጥታ በአንድ ጊዜው ሰው ማለፍ የለበትም። ግዴታ አይቶ ዞር አርጎ ቆይቶ እንደገና ፈትሾ ሲታለፍ ግን በጣም ትልቅ ነገር ብዬ የማምነው እንደኔ። እና በጣም አሪፍ ነው እንግዲህ ማስተካከያ ማለት ለሁሉም ነገሮች ለሁሉም ነገሮች ትንሽ ይሁኑ ትልቅ ስራዎች ደቃቅም ይሁን ትልቅ ማስተካከያ ግዴታ ያስፈልጋል ብዬ ነው እንደኔ የማስበው። እሱ ካለ ነው እንግዲህ ማድረግም መገማገሙም ከሰው ጋር መግባባቱም የተለያዩ ገንዘቦችን ለመጨመርም በየሁኔታው እየጨመሩ የሚኬድም እንግዲህ ማስተካከያ ካለው እያሻሻሉ ሰው ሲሄድ። ከዚያ በደንብ ከሰራ በኋላ ግን ቀስ እያለ ቀስ በቀስ ወደ ትልቅ ደረጃዎች ይደርስና። ስራዎችን በቃ በአንድ ጊዜ የመስራት አቅም ይኖረዋል ያው መስተካከያ እንኳን ላይባል ይችላል ዝም ብሎ የመቀበል ሁኔታ ይኖረዋል ያው። ያሁሉ ግን የሚሆነው ተለያዩ ማስተካከያዎች አልፎ አልፎ አልፎ ሲሄድ ነው ሰው እንጂ። በአንድ ጊዜ ዝም ብሎ ዘሎ ያው እንትን ማለት ሁኔታ አይኖረውም ብዬ ነው የማስበው እንደኔ። እና በዛ ልክ ነው ብዬ ነው የምወስደው ማስተካከያ በጣም ወሳኝ እና ወሳኝ ነው ብዬ አስባለው እንደኔ ማለት ነው።

ሻይ ሻይ ማለት ደግሞ እንግዲህ የፈላ ሻይ ነው ስኳር ተጨመርበት በኋላ ሻይ ይባላል። ሻይ ማለት እንግዲህ በጣም ጣፋጭ ነገር ነው አነቃቂ ነው ስሜትን ትንሽ የሚያነቃቃን ነገር ነው በዚሁ አጋጣሚ ደግሞ እኔ እንግልሻ ሻይ እወዳለሁ መሰረቱ ያው ሻይ ከምንም በላይ ከቡና ይልቅ ከሌሎች ተኩስ ነው የፈገሮች ይልቅ እንደው በመጣ ከሁሉ በበለጠ እንደውም ሻይ በጣም እወዳለሁ እኔ የሚገርም ማለት ነው። ያ ማለት እንግዲህ የተለየ ፍቅር አለኝ እንግዲህ ማለት ከድሮ ስማር ማስጄ ለጥናትም ለማነቃቃትም እንግዲህ ተማሪና ሻይ መሸምግል ይታወቃል በስፋት አብረው ሁሉ የሚጋባበት ሁኔታ ነአለና። ሻይ ማለት እንግዲህ ከምንም በላይ እወዳለሁ እኔ ያው እንግዲህ። ለጥናትም ሆነ ለለብስራዎችም ሆነ እንደዚህ ድብር ሲያደርገኝ ምናምን የሆነ ስሜት ሲሰማኝም ተኝቼ ስነሳ ወይም እራት ከእራት በኋላ ምናምን ከቁርስ በኋላ በተለይ ከቁርስ በኋላ በጣም ደስ ይላሻልኝ። እንዲሁ ቃል ይሆን ደግሞ ሻይ ቡና ለምሳሌ አጓደኞች ጋር ሻይ ቡና ስንገባ እኔ ሻይ ነው የምጠጣው። ቡና አልወደም እኔ ርትመህ አልወድም። ወፈር ያለ በተለይ ወፈር ያለ በጣም ስኳር ተጨምሮበት ወፈር ያለ ከሻይ ከሆነ በጣም ዲሲለኛ አእምሮዬ ፈታ አይልና። ስራዎችን ለመስራት ትንሽ የሆነ ብሩህ ነገር ይሰማኛል። እና እንግዲህ ሻይ ማለት በጣም እኔን ግካም ወደው ሁሉ ሲወደው ነው የመሰረቱት ያው እንግዲህ ሻይ ቡና ነው እንግዲህ ደስ የምለው። ያው ሻይ የቡናን መልካም ከተባለ አንድ ሰው ጋር ከዛ ጋር እያወረ ተለያይ ቋልዶችን ቁም ነገሮችን እያወሩን ያው ጉዳይ የፈለገው ቡላ ሼህ የፈለገው ሼህ ትኩስ ነገር ተብሎ መሸነፍ እሱን አለ በበዛት ማለት ነው። ለዛ ጋር ተውሉ እንግዲህ የሰዎች ተለያዩ ወሬዎችን ሀሳቦችን ጨዋታዎችን ሁሉን የሚጫወትበት ሁኔታ ነን እና። እና ሻይ እንግዲህ በዚሁ አጋጣሚ ደግሞ ያሙር እኔ በብዛት ስለምወደው ምሳሌ ነው የረሳሁት። ከድሮ ማስቼ እወዳለሁ በተለይ ዩኒቨርሲቲ ያለበት በጣም ሻይ እንግዲህ በጣም በጣም ምንም በሌላ ይጠጣ ነበር የሚገርመው በቀን ሁለት የሶስት ጊዜ ራሱን ጠጣበት ነበር እና። ጠዋት ላይ ቃል ላይ ማታ ላይ እጠጣለሁ። ከጓደኞች ጋር ረብር እንዳለ እኔም ግንኙነት ስንፈልጉት ይፈልጋል የምፈልገውን እንግዲህ ሻይ እጠጣለሁ ወደ ከተማው በጣም እንዲሁ እንግዲህ እና ሼህ በጣም እጠቀምኛለሁ። እኔ እንግዲህ ለራሴ የመረጥኩት ነገር ስለሆነ ድረስ ነው እንግዲህ ጥቅሙም በጣም አለው እያለ አስባለሁ እንደኔ። እናሼ ከምንም በላይ እወዳለሁ እኔ እንደራሴ እጣን ነው የምወደው አሁን ድረስ ጠጣለሁ እንግዲህ አሁን ድረስ ቤቴ ቁጭ ብዬ ስፈልግ ስፈልግ አፈላለሁ እጠጣለሁ። ያው ቡና ስፈል አብሮ ሻይ በዚህ ይፈልሃልና ያው እንግዲህ መርጨሽ ይሄን እጠጣለሁ የተለያዩ ስራዎች መነቃቂያ ሆነ አለኝ ያው ድብርት ምናምን መነቃቂያ እሱ ጋር ጠየዘው በጣም ደስ የሚል ነገር ነው ያለው። እና እንግዲህ ያው ሻይ ከምን በላይ ለኔ በጣም ምርጥ መጠጥ ምርጥ በትኩስ መጠጥ እየሞስተው እንደኔ። ሌሎች መጠጦች ነው ያሉት ትኩስ ነገሮች ይኖራሉ ግን ያው ሻይ ግን በጣም እንግዲህ ከምንም በላይ የምወደው ነው ይሄ የራሴ አስተያየት ነው የራሴ የምወደው ነገር ብዬ ስላስወጠኝ። በጣም ፈልጓል ብዬ ነው የማስበው እንግዲህ ያለኝ ያው የለት ታላት ልክ እንደ መግብስ ከሆነ ድረስ ደግሞ አይቆምም ይሄን የነገር እንግዲህ። እንዴት አስፈላጊ ስለሆነ በተለይ ትኩስ ነገር ብርድ ሲሆን እንደዚያ ሲሆን ቅዝቃዜ ይኖር ወደ ካተማ ሲወጣ ጓደኛ ጋር ሲወጣ ምናምን አብረህ አስፈልጋለሁ ግዴታም ይሄ እንግዲህ ያው ፈብሮ የሚል ነገር ነው። በጣም ደስ ይላል እየነማሰበው እንደኔ የላሽ ከምንም በላይ እወዳለሁ አፈቅረዋለሁ እኔ ሻዬን የምር የምር የሆነ በጣም ሻይ እወዳለሁ አሁንም ቀጣጣለሁ ቀጣይ እጠጣለሁ እያሰባል ነው እንግዲህ እንደኔ ማለት ነው። እና በዚህ ልክ

ዛሬ ማለት እንግዲህ ያው የዛሬን ቅድሚያ መልእክት ነው። ዛሬ ማለት ዛሬ ያለው ሰዓት እስከ ሃያ አራት ሰዓት ባለው ሰዓት ማለት እንግዲህ ዛሬ ማለት አንድ ቀን ወይም ዛሬ ማት። እንግዲህ ከዛሬ ጀምሮ እስከ ሃያ አራት ሰዓት ሙሉ ማለት ነው። ያንድ ቀን ማለት ነው ያንድ ቀን ማለት ደግሞ ዛሬ ማለት ነው። ዛሬ ይሄን እሰራለሁ ዛሬን አለው ዛሬ ጓደኛ ጋር እጫወታ አለው ዛሬ። እንደዚህ ያደርጋል የሚባልበት ነገር ይኖራል። እና እንግዲህ ዛሬ ማለት የሚያመለከተው ያው ዛሬ በአሁኑ በሃያ አራት ሰዓት ውስጥ ያለውን ሁኔታን ሚያመለክተውና። ዛሬ የሚለው እንግዲህ አጠቃላይ የሚያመለክተው ነገር ነው የዛሬን ሁኔታ ነው የነገው ለነገለው የትላንቱ ለትላንት ነው። ዛሬ የሚለው እንግዲህ አሁን ያለሁበትን ቦታ ነው። አሁን ያለሁበት ሰዓት ነው። አሁን ዛሬ እያወራሁ ነው ለምሳሌ እዚህ ፕላትፎርም እያወራሁ ነው ዛሬ ማለት ዛሬ ነው ወክየ የምናገረው። ያማለት አሁን ሊሆን ይችላል ይላል እንግዲህ ብቻ በሃያ አራት ሰዓት ውስጥ ያለው እንቅስቃሴ። ዛሬን አድርገን ነበር ዛሬን አድርገን ነበር እያተባባለ የተለያዩ ስራዎችን የሚሰራበት እውነት አለው። እና እና ዛሬ የሚለው ነገር እንግዲህ ትልቅ ነገር ነው። ያለው የተለያዩ ነገሮች የምናይበት ነው ብየ ነው የማስበው። እና እኔ እና ዛሬ የሚለው ሁኔታ እንግዲህ ብዙ ነገሮችን ያካታተነው እንግዲህ ተለያዩ ስራዎችን የሚሰሩ በተለያዩ ሰዎች ጋር የሚገናኝ በተለያዩ ፕሮግራሞች የምናስኬድበት ዛሬ ነው። እንግዲህ ሃያ አራት ሰዓት ሞሩ በጣም ሰፊ ጊዜ ነው። እና የተለያዩ ስራዎችን እንቀሳቀስበታለን ብዬ አስባለሁ

እጅ እጅ ማለት ደግሞ እንግዲህ አንድ የሰውነት ክፍል ነው እጃችን ደግሞ እንግዲህ ልክ እንደ ሌሎች አካላቶቻችን በጣም ጠቃሚና ጠቃሚ ነው። ምክንያቱም እጅ ማለት እንግዲህ ሁሉን ነገር የምናከናውነው በአብዛኛው በእጃችን ነው። ማለት እንግዲህ እጅ እስካልነካው ድረስ መቼም የሚሰራ ስራ የለም በአእምሮ ታዞ የሚሰራ ስራ የለም እና። እጅ ነው ሲነካካ የሆነ ስራውን ሊቀልም ሊካሄድ ይችላል እንጂ እጅ የሌለበት በስራ የለም። ለምሳሌ በዲጂታል አለሞች በእጅ የሚነካኩ ነገሮች አሉ በቀለል ያሉ። በዚህ ደግሞ እንግዲህ በአካል የሚሰሩ ስራዎች ደግሞ ትንሽ ከባባድ ስራዎች ሊሆኑ ይችላሉ ማንሳት መጫር ምናምን የተለያዩ መሸከም ሊሆኑ ይችላሉ እሱ ሁሉንም የሚሰሩ እንግዲህ እጅግ ነው። እጅ ለእያንዳንዱ ሰው እንግዲህ ከምንም በላይ ብቻ እንግዲህ እጅ እና እግር የሌለው ሰው በጣም ከባድ ነው የሚሆነው እንግዲህ አይጣልና። እጅ እንግዲህ ከምንም በላይ በጣም ወሳኝና ወሳኝ ነገር ነው እንደኔ እንግዲህ ከምንም በላይ እጃችን ያው እንግዲህ መብሊያችን ብንል መስሪያችን ብንል የተለያዩ ነገሮችን ሰራንም አልሰራንም ገፋነውም ሳብነውም ምን አለው ምን አለው። ራሳችን ተከላካልንም ተደባደብንበትም ጥሩ ነገር ሰራንበትም መጥፎ ነገር ሰራንበት እንግዲህ እጅ አለ ተነበበም አልተነበበም እጅ ነው እንግዲህ የሆነ የሚያሽከረክረው ነገር ይኖራል። እና የእጅ ጥቅም እንግዲህ ከምንም በላይ መጠነ ሰፊ ነው በጣም መጠነስ ሰፊ ነው የማስበው እንደኔ ምክንያቱም ተለያዩ ስራዎችን የምናከናውንበት በተቻለችን መጠን እንደ ፍጥነታችን እንደ እውቀታችን እንደ ሰዓት አጠቃቀመችን እንደ ፕሮግራማችን ፕሮግራሞቻችን። ላዩ ስራዎች የምናከናውንበት እንግዲህ እጅ ነው በተለይ ለአርሶ አደሮች ከምንም በላይ እንግዲህ እጅ በጣም በጣም ከባድ ነው። እንግዲህ በእጃችን እንኳን በያ አካልን ስራ ሰርተን ስናየው ይሄን እኛ ነው የሰራሁት ያሰብላል እንግዲህ የሚገርም በጣም የሚገርም የተለያዩ ሰብሎችን የመሰብሰበ የማጨድ የመሸጥ የመውቃት ምናምን እንደዚህ ማድቀቅ የማረም የተለያየ አታክልቶችን ማረም ምናምን ሲባል በጣም በጣም ሰፊ ነገር የሚሰራው እና። እንግዲህ እኔ እንግዲህ የእጅ ነገር በጣም ከምንም በላይ ጥቅሙ ከምንም በላይ ነው ብየ የማስበው እንደኔ። በተለይ ለአርሳደሮች እንግዲህ ህይወታቸው ነው እጃቸው በቃ ከለለ በደንብ ካላረሰ አርሶ አደር። ካላረስን ምንም ነገር ማግኘት አይችልምና ወይም በተለይ እንደ አደጉ አገሮች በቴክኖሎጂ የሚተዳደርበት ነገር የለም እና በቃ መሬት ጋር በተለያዩ ፍራፍሬዎችን አትክልቶችን አዝእርቶችን ዘርቶ በእጁ ተንከባክቦ ነው። እንግዲህ አሁን ላይ ማድረግ የሚችለውና እና ለገበሬዎች በተለይ በጣም ወሳኝ እና ወሳኝ ነው ብየ ነው የማስበው። እኔ እንግዲህ እንደ አጠቃላይ እጅ ከምንም በላይ ከምንም በላይ እኔ እንግዲህ ለኔ በጣም ጠቃሚ ነው የማስበው። እኔም ቢሆን እንግዲህ ትንሽ ብማርም ምጽፈው ማነበው የገለጥኩ ነገሮችን የተለያዩ እጅ እየነካካሁ እየተለያዩ በዲጅታል አለሙ እየነካካው የተለያዩ መድረኮች ስራዎች የምሰራቸውን በእጄ እየነካካሁ እስከሆነ ድረስ እንግዲህ የእጅ ጥቅም ለሁሉም ሰው እኔ ግልጽ ነው እያሰባለሁ ምንም እጅ የሌለው ነገር በጣም ከባድ ነው የሚሆነው። እና እጅ ከምንም በላይ ወሳኝና ወሳኝ ከሚባሉ ነገሮች አንዱ እጃችን ነው። እንግዲህ የምንፈልገውን ነገር የምናካሂድበት እስከሆነ ድረስ እጅ ማለት እንግዲህ ምን እንበለው እንግዲህ እኔ እንጃ ይከብደኛል ብቻ እንግዲህ የተለያዩ ስራዎችን የምንፈጽምበት እስካሆነ ድረስ እጃችን በጥንቃቄ መያዝ አለብን ከተለያዩ ጉዳቶች ከተለያዩ ከሚመጡ የሚጎዱ ነገሮች መጠንቀቅ አለብነ። ስርዓት ባለው መልኩ ይዘን ነው እንግዲህ የተለያዩ ጥቅሞች የምንጠቀምበት እና እጃችን በደንብ መንከባከብ አለብን ብየ እያሰባለሁ እንደኔ እንግዲህ እና በጣም ወሳኝ ነገር ነው

ሱሪ ሱሪ ማለት ደግሞ እንግዲህ ያ ይታወቃል የልብስ አይነት ነው የልብስ አይነት ነው በተለይ በወንዶች ዘንድ ይዘወተራልኝ። ወንዶች እንግዲህ ሚፈልጉት በተለይ ረጅም ሱሪ ያለ አጭር ሱሪ ይኖራል እንግዲህ ረጅም ሱሪ እንግዲህ የአባቶቻችን ያወረስን ያቀበሉን ስለሆነ ድረስ ያው ማሀበረሰቡ ፍቅር ስለሆነ ድረስ ለቤተክርስቲያን በቤተእምነቶችም በቤተክርስቲያን የሚፈልገው ሱሬ ነው። እንግዲህ ረጅም ሱሬ ይፈልጋል በጣም እና ያው እንግዲህ ሱሪ አሁነ ላይ እንግዲህ በጣም ተዘውታሪ ልብስ ነውና በተለይ ለወንዶች ግዴታ ነው። ለሴቶች ያው ግን ሱሪይ ያን ያህል እንደ ኢትዮጵያ እንደ ሀገራችን ብዙ አይፈቀድም ግን ብሎም ግን ለዚያም ብሎም ግን ያው እንግዲህ ሴቶችም ይጠቀማሉ አልፎ አልፎ የሚጠቀሙ ሰዎች በተለይ ከተማ ላይ ይዘወተራል በገጠር ላይ ግን በገጠራአማ ግን ሴቶች ሱሪ አይለብሱም ህጉም አይፈቅድላቸውም። እምነቱ ራሱ ማሀበረሰቡ አይቀበላቸዉም እና ያው ወንድ ሱሪ የወንድ ነው። ሱ ሴት እንግዲህ ቀሚስ ነው እሚለብሱት እና በዚያ ልክ ነው። እና ሱሪ ማለት እንግዲህ በጣም ጥሩ ልብስ ነው በተለይ ለወንዶች እንግዲህ ሁሉም ሁሌ እሚለብሱት ልብስ እስከሆን ድረስ። ሱሪ በጣም ምርጥ ነው እንግዲህ ፋሽኑ እንግዲህ የተለያዩ ምርቶችን እያመረተ በተለያዩ ዲዛይኖች እንግዲህ እያመጣልን ነው። እኛም እንግዲህ እየለበስን የተለተለት ስራችን እናከናዉናለን ማለት ነው። እና ሱሪ እንግዲህ በጣም አንድ የልብስ አይነት እስከሆነ ድረስ ያው እንለብሳለን ማለት ነው። እና እንግዲህ ያው ዋጋዎችም በመሰረቱ ዋጋዎችም በጣም እየጨመሩ ሄደዋል ደግሞ እንግዲ ከጊዜ ወደ ጊዜ በጣም እየጨማመሩ እየጨማመሩ ሄደዋልን ትንሽ በተለየ እንደ ኢትዮጵያ ላላደጉ አገሮች ትንሽ አስቸጋሪ እየሆኑ ነው። አንድ ሱሬ ሶስት ሺ ብር ሁለት ሺህ ብር ሶስት ሺህ ብር አራት ሺህ ብር በኢትዮጵያ ብር እስከሆነ ድረስ በጣም ትንሽ ከባድ እየሆነ ነው። ያው እንግዲህ እሱ ጋር ተያይዞ እንግዲህ ፋሽኑን በዚያው ልክ እየጨመረ እየመጣነውና ያው እንግዲህ በዛ ልክ ትንሽ ከበድ የሚልበት ሁኔታ ነው ያለ። እሱም ሆኖ ግን እንግዲህ ዞሮ መቼ የሰው ልጅ የራቁትን አይሄድም እየገዛን በምንችለው አቅም እየለበስን እንሄዳለን ማለት ነው። እና ሱሪ ማለት እንግዲህ ልብስ ነው። ሁሉም ሰው መልበስ አለበትና እየለበስን የምናደርገውን ነገር ስራዎችን እንሰራለን ማለት ነው። እና ሱሪ በጣም አሪፍ ነው እንዲያውም በተለይ አሁን እያሻሻለ እያሻሻልን የመጣዉን ድርጅቶች ወይም አምራቾች በጣም በሚገርም በሚገርም ሁኔታ እየመጡልን ነው እሱ ደስ ይለናል። እንግዲህ የተለያዩ ስራዎችን እያመሩት እያመጡልን ነው። እኛ ተመችቶናል እንግዲህ እንደ አቅማችን ከትንሽ እስከ ትልልቅ ዋጋዎች በሚባል ሁኔታ ወይም ዲዛይኖች ይመጡልናል። እኛ በምፈልገው ሁኔታ እንግዲህ በዚያ ልክ እየገዛን ያለን እና በጣም ደስ ይላል ብዬ ነው የማስበው። እንደኔ ያው ሱሪ እና በተለይ እንግዲህ ለወንዶች በጣም የተለመደ የልብስ አይነት ነው ብያለው። እንግዲህ ሴቶች አልፎ አልፎ የሚለብሰበት ሁኔታ አለ ግን ያው እንግዲህ ትንሽ ለሴቶች ባይለብሱ ደስ ይላል ለነሱ ነተሰራው ቀሚስ ነውና። ወንዶች ግን ሱሪ ግዴታ የመልበስ እንግዲህ የተቀበለን እስከሆን ድረስ ሱሪ ግዝተን እንለብሳለን። እኛም እንግዲይ እየለበስን ኦሱ እሱን ያው እንግዲህ የሚቀጥለዉን ስራዎች እንሰራለን ማለት ነው። እና ሱሪ በጣም ወሳኝ እና ወሳኝ ነው ብዬ የማስበው እንደኔ። ሁሉም ሰው ሽማግሌዎችም አረጋውያንም ወጣቱም ሁሉም ይለብሳል ሱሪ እና ሱሪያችን ለብሰን ነው እንግዲህ የተለያዩ ስራዎችን የምንሰራው ብዬ ነው የማስበው እንደኔ። እና ሱሬ በጣም ወሳኝ ነገር ነው

ጆአን ዋሪ ጆአን ዋሪ ማለት ደግሞ እንግዲህ በፈረንጆች ኧ ያው አዲስ አመት መጀመሪያ ደስ የሚለው ለኢትዮጵያን አምስተኛው ወር ነው ለፈረንጆች ግን እንግድህ አዲስ አመት ነው እንግዲህ አሮጌ ዘመን አልቆ አዲስ ዘመን የሚገቡበት የተለያዩ ታስፋዎች ሰንቀው የሚሄዱበት ስራዎችን በአዲስ መልኩ የሚያሻሽሉበት ሁሉንም የስራ ግምገማዎችን አጠቃላይ አመታዊ ሁሉን ገምግመው ጨራርሰው አዲስ አመት ሲመጣ አመታቸውን አክብረው በአዲስ የሚገቡበት እሰከሆነ ድረስ እንግዲህ ጆአን ማሪ ማለት አዲስ አመት ነው በጣም ደስ የሚል ነገር ነው። ሁሉም ሰው እንግዲህ አዲስ አመት ሲያከብር ደስ ብሎት ነው የተለያየ ተስፋዎችን ይዞ ነው ከዘመድ ጋር ከዘመድ ከተገኘተው ከስራ ባልደረባዎች ጋር። አውሮ በፍቅር በሰላም ከደሰ ጋር አሳልፎ ቀጣዩን ስራ ደግሞ እንግዲህ ያው ፈጣሪ ባርክልህ ነው የምናወራው የሚጀምር በልስ ከሆነ ነው ድረስ። ጆአን ዋሪ እንግዲህ በጣም ደስ የሚል ነገር ነው እንግዲህ ጥር ወር ማለት እንግዲህ ለኢትዮጵያ ጥር ወር ለእኛ አምስተኛው ወር ነው የው ስራ ወደ ስራ። ወደ ግማሽ አመት የሚያድም የምነድብህ ስለሆነ እኛ መስከረም አንድ የምንጀምረው። ለፈረንጆዬ ደግሞ እንግዲህ አንደኛ ወር ስለሚጀምር እሱ በጣም ደስ የሚልበት ሁኔታ ነው አለ ብዬ ነው የማስበው እንደኔ። እና ጆአን ዋሪ ቂል በጣም ምርጥ ጊዜ እንደሆነ አስባለሁ በፈረንጆቹም ያው ከበረባሉን በደም የሚከበረውን። ሰዎችም እንግዲህ ራሳቸውን እቅድ አቅደው። ተላቢ ፕሮግራሞችን የሚያስቀይሩበት ነው የእድገትን ተስፋ ሳንቀው ከተለያዩ ስራዎች ከተለያዩ ካምፓኒዎች ከሚገኝበት ከሆነ ድረስ በጣም ደስ ይላልኝ። ከተለያዩ ዘመዶቻቸው ጋር የሚያብረው የሚያሳልፍ በስራ አለ በጣም ደስ የሚለኝ ነው የማስበው እንደኔ። እንግዲህ አዲስ አመትም እንግዲህ። ለነሱ ለሁሉም አዲስ አበባ ለሁሉም በሀገር ደስ ይሎት እኛ አሳልፎና በዚያ ልክ ነው ብዬ ለማሰበው እንደኔ ማለት ነው